የይለፍ ቃል የደህንነት መጠበቂያ ግንብ ነው አጥር ነው ይህንን አጥር ጥሶ ማንም አይገባም አጥሩን ጥሶ የሚገባ አጥሩን የምንሰጠው አጥሩን የምንከፍተው ከሆነ ብቻ ነው ይሄ እንደ አጥር ነው የሚቆጠረው። በር ማለት ነው የምንገባበት ልዩ በር ይሄ ልዩ በር ደግሞ ለእኛ ብቻ እኛ የምንከፍተው ለሌላው ግን የተቆለፈ ሌላው ሊከፍተው የማይችልበት በር ማለት ነው። ይሄ ቁልፍ ልዩ የሆነ ቁልፍ ነው ለማንም አሳልፈን መስጠት የለብንም። የይለፍ ቃልን የምንጠቀምባቸው አካውንቶች አሉ ለምሳሌ። የፌስቡክ አካውንት አለን የፌስቡክ አካውንታችንን የምንከፍተው በእኛ በራሳችን የይለፍ ቃል ነው። ይህ የይለፍ ቃል ለማንም የተገለጠ ስላልሆነ እኛ ብቻ ከምናውቀው በቀር ሌላ ሰው ስለማያውቀው የእኛን አካውንት ሊከፍተው አይችልም። ጂ ሜኤል አካውንት። እንደዚሁ በይለፍ ቃል የተቆለፈ ነው። ሌሎችም ልዩ በርካታ አካውንቶች አሉ እነዚህ አካውንቶች ሁሉ በይለፍ ቃል የተቆለፉ ናቸው። ይህ የይለፍ ቃል ሊገመት የማይችል ሆኖ መዘጋጀት አለበት። ደህንነቱ የተጠበቀ አስተማማኝ የሆነ መሆን አለበት። የይለፍ ቃላችንን የሚያውቁት ከሆኑ በእኛ ስም ሌሎች የተለያዩ ስራዎችን ሊሰሩ ይችላሉ። ወንጀሎችንም ሊፈጽሙ ይችላሉ። ስለዚህ በእኛ ስም በተከፈቱ አካውንቶች እኛ ብቻ የምንቆጣጠራቸው እንዲሆኑ የይለፍ ቃላችንን ጠብቀን ጠንካራ አድርገን መያዝ ይኖርብናል። የይለፍ ቃላችንን ባንጠብቅ ምን ሊፈጠር ይችላል? ለምሳሌ የፌስቡክ አካውንታችንን ሌላ ሰው አካውንቱ ቁጥሩን አካውንቱን ቢያውቀውና ይሄን አካውንት ከፍቶ የይለፍ ቃላችንንም እሱ የሚያውቀው ከሆነና ከተጠቀመበት ይህንን አካውንት እየተጠቀመበት ያለ እሱ ስለሆነ ከእኛ ቁጥጥር ስር አልፎ ከእኛ ቁጥጥር ውጭ ሆኖ ሄዷል። ማለት ነው ስለዚህ የሚቆጣጠረው ሌላ አካል ይሆናል። ሌላ አካል የሚቆጣጠረው ከሆነ ደግሞ በእኛ ስም ያ የሚፈልገውን ነገር ሊጽፍበት የሚፈልገውን ነገር ሊለጥፍበት ይችላል ማለት ነው። እንደዚህ ከሆነ ተጠያቂ የምንሆነው እኛ ነን ምክንያቱም በእኛ ስም ያለ በእኛ ፎቶ የተሰራ ስለሆነ የሚተላለፉ መልእክቶችም የእኛ ናቸው ተብሎ ይጠበቃል። ነገር ግን የይለፍ ቃላችንን አውቆ ሰብሮት የሚገባ ከሆነ እኛ ወንጀለኛ እንሆናለን። ስለዚህ የይለፍ ቃላችን የማይገመት መሆን አለበት። ብዙ ሰዎች በሚታወቁ ቁጥሮች ያደርጋሉ ለምሳሌ ሃያ አንድ ሃያ ሶስት ሃያ ሰባት ሃያ ዘጠኝ እንደዚህ የመሳሰሉትን ቁጥሮች ይጠቀማሉ። እነዚህን ቁጥሮች ከሃይማኖታዊ ይዘት አንፃር ተመልክተዋቸው ነው። አስራ ሁለትን የሚጠቀሙ ቅዱስ ሚካኤልን ያሰቡ መስሏቸው ነው ወይም የይለፍ ቃላቸውን እንዳይረሱት ለማድረግ አስበው ነው። ሃያ አንድ የሚያደርጉ እመቤታችንን በማሰብ ነው። አስራ ዘጠኝ የሚያደርጉት የቅዱስ ገብርኤልን በማሰብ ነው። አንዳንዶቹ ደግሞ የልደት ቀናቸውን የሚያደርጉ አሉ። ዓመተ ምህረቱን አንድ ሺህ ዘጠኝ መቶ ሰባ ስምንት ወይም አንድ ሺህ ዘጠኝ መቶ ሃያ ሁለት ሁለት ሺህ ስድስት እንደዚህ እያደረጉ የራሳቸውን የልደት ቀን የሚጠቀሙ አሉ። እነዚህ ሰዎች የዚህ የይለፍ ቃላቸው በቀላሉ ለመገመት ይችላል። አንዳንዶቹ ስልክ ቁጥራቸውን የሚጠቀሙ አሉ ስልክ ቁጥርን የሚጠቀሙ ሰዎች በተለይ ደግሞ በጣም የመገመት እድሉ ከፍተኛ ይሆናል። ማንኛውም ሰው በመጀመሪያ ደረጃ አካውንታችንን ለመጥለፍ ሲሞክር የይለፍ ቃላችንን የሚሞክረው በስልክ ቁጥራችን ነው። ከዚያ ቀጥሎ እነዚህን ቅድም የጠቀስናቸውን አስራ ሁለት አስራ ዘጠኝ የሚሉ ቁጥሮችን እያቀያየረ ይሞክራል። እነዚህን ሁሉ አድርጎ መክፈት የማይችል ከሆነ ሌሎችን እድሎች መጠቀም ይጀምራል። ስለዚህ የይለፍ ቃላችን ጠንካራ መሆን አለበት። መቱን የሆኑ ቁጥሮች አንድ ሁለት ሶስት አራት አምስት እያል ልንጠቀም አይገባንም እንደነዚህ አይነት ቁጥሮች የመገመት አቅማቸው ከፍተኛ ነው። ስለዚህ የይለፍ ቁጥራችንን ጠንካራ ለማድረግ ፊደሎችን እንጠቀም ፊደሎችንም ደግሞ ስንጠቀም በአፐር እና በሎወር ኬዝ እንጠቀማቸው እነዚህ ካፒታል ሌተር እና እስሞል ሌተር ማለት ነው። እነዚህን ቁጥሮች እነዚህን ፊደሎች ከተጠቀምን በኋላ ቁጥሮችን እናስገባ። የምንጠቀማቸው ቁጥሮችም ሊገመቱ የማይችሉ ቁጥሮችን እናድርግ። ከዚያ ቀጥሎ ደግሞ ስፔሻል የሚባሉ ወይም ልዩ የሚባሉ ካራክተር አሉ። እነዚህን ፊደሎች እንጠቀም ለምሳሌ የዶላር ምልክትን የሃሽታግ ምልክትን ነጥብን የመሳሰሉ ነገሮችን ይበልጣል ያንሳል ምልክት ያለባቸውን ቁጥሮች ልንጠቀም እንችላለን እነዚህ ስፔሻል የሚባሉና ሊገመቱ የማይችሉ ናቸው። እንደዚህ አድርገን ቢያንስ ስምንት ነገሮችን እንጠቀም። ከስምንት ያነሰ ከሆነ የመገመት አቅሙ ከፍተኛ ይሆናል። ዝቅ እያለ በመጣን ቁጥር የመገመት አቅሙ ከፍተኛ ነው የሚሆነው ስለዚህ። በዚህ መልኩ አድርገን ቢያንስ ስምንት ካራክተር አድርገን እነዚህ ስምንት ካራክተሮችም የፊደል የቁጥር እና የስፔሻል ካራክተር ውህዶች አድርገን እንጠቀማቸው። እንደዚህ ካደረግን በኋላ ደግሞ ይሄን የለፍ ቃላችንን ከእኛ ውጭ እንዳይወጣ ለሌላ ሰው አሳልፈን አንስት በተለያዩ ማስታወሻ ወረቀቶች ላይ ደግሞ እየጻፍን ሌሎች በሚያገኙት ቦታ ማስቀመጥ የለብንም። ስለዚህ የይለፍ ቃላችንን በዚህ መልኩ ደህንነቱን መጠበቅ ይኖርብናል

ደስ የሚል ጥያቄ ነው። አዲስ አመትን እንዴት እንደማከብረው፣ በዝርዝር እናገራለሁ። አዲስ አመት ማለት የዘመን መለወጫ ማለት ነው። አሮጌው ዘመን አልፎ አዲሱ ዘመን የሚታካበት። ይሄ ዘመን ልዩ ነው። አሮጌውን ዘመን ጥለን ወደ አዲሱ የምንሸጋገርበት ነው። ይሄ ከጨለማ ወደ ብርሃን እንደመውጣት ይቆጠራል። በየጊዜው አዳዲስ ዘመናት በሚፈጠሩና በሚመጡበት ጊዜ አዳዲስ እቅዶችን፣ አዳዲስ ስልቶችን፣ አዳዲስ ሀሳቦችን በአዲስ መንፈስ ለመነሳት እንሞክራለን። የሁልጊዜ እቅዳችን ነው። ሁሌ አዲስ አመት በመጣ ቁጥር የተለያዩ እቅዶችን እናቅዳለን። አሮጌው ዘመን ላይ ያልሰራናቸውን ደካማ ጎኖቻቸውንን አስተካክለን፤ ጠንካራ ሆነን ለመውጣት እንሞክራለን። ይህንን አዲስ አመት የምቀበለው እኔም በዚህ መልኩ ነው። የማከብረውም እንደዚሁ ነው። የተለያዩ ሀሳቦችን አስባለሁ፤ በአዲሱ አመት አዲስ እቅድ አወጣለሁ፤ አዲስ አስተሳሰብ፤ አዲስ ማንነት፤ አዲስ ራዕይ፤ አዲስ አላማ ይዤ አዲስ ተልእኮ ለመፈጸም እሞክራለሁ። ይህንን አዲስ አመት የማከብረው በዚህ መልኩ ነው። በመጀመሪያ ደረጃ በአሮጌው ዘመን ላይ ያለፉትን ነገሮች እገመግማለሁ። ምን ስህተቶችን ሰራሁ? ምን አይነት ደካማ ጎን ነበረኝ? አቅጄ ያልፈጸምኩት ነገር ምን አለ? ይህንን ሁሉ ከገመገምኩ በኋላ ወደ አዲሱ ዘመን ስመጣ በዚህ ዘመን ምን መስራት አለብኝ? በአዲሱ ዘመን ስመጣ ከአሮጌው ዘመን ይዣቸው የምመጣቸው ጠንካራ ጎኖች ምንድን ናቸው? የማስተካክላቸው ደካማ ጎኖች ምንድን ናቸው? የሚለውን ለይቼ አዲስ እቅድ አቅዳለሁ። ይህንን የማቀደውን እቅድ ተግባራዊ ለማድረግ ግን ጥረት አደርጋለሁ ጥረቴ በጊዜ ገደብ የተገደበ ይሆናል። እያንዳንዱን እቅድ መቼ ምን እንደምሰራ እያንዳንዱን ነገር በስርዓት አስቀምጣለሁ። ይሄ አዲስ ዘመን በኢትዮጵያ ደግሞ ልዩ ነው፤ ምክንያቱም ይሄ አዲስ ዘመን ሲቀየር፤ አብሮ የሚከበር ትልቅ በዓል አለ። ይህ ትልቅ በዓል በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ትልቅ የሆነ ነብይ ነው። ነብዩ ዮሐንስ፤ የዮሐንስ መጥምቀ መለኮት ክርስቶስን ያጠመቀው፣ የዮሐንስ ባህል የሚከበርበት ነው። ዮሐንስ አንገቱን የተቀላበት ቀን ነው። ይሄ አንገቱን የተቀላበት ቀን መስከረም ሁለት ነው። ነገር ግን በዘመን መለወጫ መስከረም አንድ እንዲከበር አባቶቻችን ስርዓት ሰርተዋል። ይህንን ያደረጉበት ደግሞ ምክንያት አላቸው። የዘመን መለወጫ ተከብሮ ሲውል፤ የዮሐንስን ባህል አብሮ ለማክበር ነው። አያይዞ ማክበርና በድምቀት ለማክበር ስለሚመች፤ እንደዚህ ይደረጋል። እና ይህንን በዓልም የምናከብርበት ስለሆነ፤ በዓሉን አብረን ስናከብር፤ በአዲስ እቅድ ስንዘጋጅ ልክ እንደ ዮሐንስ እውነተኞች ለመሆን እውነተኛ ሀሳብን ለማራመድ፤ በአመቱ ሙሉ ደፍረን ለመመስከር፤ ንጉሱን ያልፈራ ነው ዮሐንስ ዮሐንስ የተቀላው በንጉሱ በሄሮድስ ጊዜ ነው። ንጉሱ ሄሮድስን እየሄደ ለምንድነው የወንድምህን ሚስት የምታገባ፤ የወንድምህን ሚስት በውሽማነት የያዝክ ለምንድነው? እያለ ይወቅሰው ነበር። ንጉሱ ግን ይህንን በመባሉ በጣም ጠላው። ዮሐንስንም ይገድለው ዘንድ ይወድ ነበር። በእስር ቤት አስቀመጠው፤ አሰረው ነገር ግን አሁንም ክርስቶስ ያስተማረውን ነገር ወደኋላ ማለት ስላልፈለገ፤ ዮሐንስ በድጋሚ አሁንም አስተማረው፤ ብዙ ጊዜ ነገረው፤ ይህንን ሲያደርግ በነበረበት ጊዜ ሄሮድስ በአንድ አጋጣሚ ልደቱን ያከብር ነበር። እነዚህ የማያምኑ ሰዎች፣ በክርስቶስ የማያምኑ ሰዎች ልደታቸውን የማክበር ባህል አላቸው። አህዛብ ናቸው። አህዛብ ማለት በክርስቶስ የማያምኑ ናቸው። በክርስቶስ ስለማያምን ይህንን ያደርጉ ነበር። ልማድ አላቸው። ይህንን ልማዱን በሚያከብርበት ጊዜ የሚስቱ ውሽማ የያዛት ወይም የወንድሙ ሚስት፣ ወንድሙ ከሞተ በኋላ የያዛት ይቺ ሚስቱ ልጅ ነበራት። ይቺ ልጅ ወደ ንጉሱ ቀርባ አንድ ነገር ጠየቀችው? እሱ ምን አለ ይሄ ንጉሱም አንቺ በእኔም ስላደሰትሽኝ፤ በዚህ በነበረው በልደቱ በዓል ላይ ሄዳ በጣም ጥሩ የሆነ እስክስታ እየወረደች ዘፍና ነበረ። በዚህ በዘፈኗ ደግሞ ንጉሱ በጣም ተደስቶ ስለነበር፤ አንቺ የምትፈልጊውን ማንኛውንም ነገር እፈጽምልሻለሁ፤ ዛሬ በልደቴ ቀን ተገኝተሽ አስደስተሽኛልና ብሏት ነበር። ይህንንም ባላት ጊዜ ወደ እናቷ ሄዳ ንጉሱ እኮ የምትፈልጊውን ሁሉ የንጉሱን የሚገዛውን ግዛቱን እኩሌታ ሁሉ ልስጥሽ ብሎኛል። ስለዚህ ምን ትመክሪኛለሽ? ምን ላድርግ አለቻት? እናቲቱም የዮሐንስን አንገት ቆርጠህ በወጭት ስጠኝ በይው አለቻት። ይቺ ክፉ መካሪ ናት ሄሮዲያዳ ትባላለች። ሄሮዲያዳ ልጇን እንደዚህ ባለቻት ጊዜ፤ ልጅቱም እየሮጠች ሄዳ፤ ከንጉሱ ፊት ቀረበች፤ ንጉስ ወይ ሽህ አመት ያንግስ እኔ የምፈልገው የዮሐንስን አንገት ቆርጠህ በወጭት እንድትሰጠኝ ነው። ነገር ግን ከአንዴ ቃል ገብቶ ስለነበር፤ ዮሐንስን አንገቱን መቅላት ባይፈልግም፤ አንድ የቃል ተላልፏልና ቃሉን ለመጠበቅ ሲል፤ ሄሮድስ የዮሐንስን አንገት ቀልቶታል። ይሄን ታሪክ በሙሉ የምንናገርበት፣ የምንመሰክርበት እንደ ዮሐንስ እውነተኞች እንድንሆን የምንጥርበት ስለሆነ ይህንን አዲስ አመት የማከብረው በአዲስ መንፈስ፣ በአዲስ ወኔ፣ በአዲስ አስተሳሰብ ነው።

አሁን እየቀረጽኩበት ያለው ስልክ ራሱ ስማርት ፎን ነው ስማርት ፎን የምንለው ኢንተርኔት በአግባቡ የሚሰራ ባትሪው ጥሩ የሆነ ብዙ ጊዜ በጣታችን ወይም በመንካት የምንጠቀምበት ነው። ይሄ ስልክ አሁን ዘመናዊ ከሚባሉ ስልኮች መካከል የሚመደብ ነው። እኔ ይሄንን ስልክ የገዛሁት ከሰባት አመት በፊት ነው። ለሰባት አመታት ያህል ያለምንም ብልሽት ተጠቅሜበታለሁ። የምጠቀምበት ስልኬም ኢንፊኒክስ የሚባል ስልክ ነው። ይሄ ባትሪው በጣም አስተማማኝ የሆነ ነው። ይሄን ስማርት ስልክ የምትጠቀምባቸው ልዩ ልዩ ነገሮች አሉ የምጭናቸው በርካታ የሆኑ መተግበሪያዎች አሉ። እነዚህ በርካታ የሆኑ መተግበሪያዎች ለተለያዩ አገልግሎቶች የሚውሉ ናቸው። ፎቶ ለማንሳት የምጠቀምበት አለ። ድምጽ ለመቅረጽ የምጠቀምበት አለ። ቪዲዮ ለመቅረጽ የምጠቀምበት አለ። የቀረጽኩትን ይህንን ሁሉ በሙሉ ደግሞ አንድ ላይ አድርጌ የማቀናብርበት አፕሊኬሽኖች አሉ እንደነዚህ ያሉ አፕሊኬሽኖችን ጭኜ በአግባቡ እጠቀማለሁ። ስማርት ፎን ውስጥ ላይ የሚይዘው መጠን የተለያየ ነው። አንዳንድ ስልኮች በትንሽ ነገር የሚሞሉ አሉ። አንዳንድ ስልኮች ደግሞ በጣም ብዙ ነገር የመያዝ አቅም አላቸው። ስልኮቹ ሲሰሩ ስቶሬጃቸው የተለያየ ነው። የአንዳንዶቹ ስቶሬጅ ስምንት ጊጋ ባይት ብቻ ይሆናል። የአንዳንዶቹ አስራ ስድስት ይሆናል። የአንዳንዶቹ ሰላሳ ሁለት አንዳንዶቹ ስልሳ አራት የአንዳንዱ መቶ ሃያ ስምንት አንዳንዱ ደግሞ ከዚህም በላይ አምስት ምቶም አንድ ጌጋባይት ድረስ የሚደርስ። ስልኮች አሉ። እነዚህ ስልኮች ይሄ ስቶሬጃቸው በጨመረ ቁጥር ዋጋቸውም እንደዚሁ እየጨመረ ይሄዳል። ከዚህ በተጨማሪ ሌላ ስልክ ላይ በጣም የምናየውን ለመግዛት የስልኩን የመቅረጽ አቅም ነው። ፎቶዎችን ቪዲዮዎችን ሲቀርጽ የሚቀርጽበትን መጠን ጥራቱን የማቅረብ ወይም የማጉላት አቅሙን ይህንን ሁሉ መሰረት አድርገን እንገዛለን። እንደዚህ የተሻለ ጥራት ያላቸው ቪዲዮዎችን ድምፆችን ምስሎችን የሚቀርጹ ስልኮች ዋጋቸው ከፍ ያለ ነው። እንደዚህም ደግሞ ከዚህ በተጨማሪ ሌሎች የምናያቸው ነገሮች አሉ። የኔትወርኩ የኢንተርኔቱ ፍጥነት እነዚህንም እንመለከታለን። የኢንተርኔት ፍጥነቱ አንዳንዶቹ በቀላሉ ከኢንተርኔት ጋራ የማይያዙ አሉ። ኢንተርኔት ጋር ከተያያዙም በኋላ በቀላሉ ለመጠቀም የማያስችሉ ብዙ ጊዜ የሚቆራረጡ ስልኮች አሉ። ይህንን መሰረት አድርጎ ለመደወል ወይም ደግሞ ኢንተርኔት ለመጠቀም ስንፈልግ ከኢንተርኔት ጋራ ኮኔክት ማድረጉን ከኔትወርክ ጋራ መያያዙን እና በፍጥነት አገልግሎት የሚሰጥ መሆኑን እንመለከታለን። ሌላው ስልክ ላይ በጣም ጥንቃቄ አድርገን የምንገዛና ዋጋውን የሚጨምር የስልኩ ባትሪ ነው። ባትሪው የስልክ ህይወት ነው። የመቆየት አቅሙ ምን ያህል ነው? አንድ ስልክ በአገልግሎት ሂደት ላይ ሊቋረጥ ይችላል። ምን ማንኛውም አካል የሚመገበው ምግብ አለ ያ የተመገበው ምግብ ካለቀ ሌላ ድጋሚ ምግብ ያስፈልገዋል። ይሄ ካልሆነ ግን ምግብ ከሌለው ሀይል ያንሰዋል ሀይል ካነሰው ደግሞ ስራዎችን መስራት አይችልም። ስማርት ፎንም እንደዚህ ነው ባትሪ ያስፈልገዋል ባትሪው ቻርጅ ይደረጋል። ይሄ ቻርጅ የምናደርገው ባትሪ ግን አስተማማኝ የሆነና ለረጅም ጊዜ ሊያገለግል በሚችል መልኩ የተዋቀረ መሆን አለበት። አንዳንድ ስልኮች ባትሪያቸው የመያዝ አቅሙ ዝቅተኛ ነው። አንድ ሺህ ሚሊ አምፒር የሆኑ አሉ ሁለት ሺህ ሚሊ አምፒር የሆኑ አሉ። ስማርት ፎን ሆኖ ግን ከአምስት ሺህ ሚሊ አምፒር ወይም ከአራት ሺህ ሚሊ አምፒር በታች ከሆነ የመቆየት አቅሙ ዝቅተኛ ነው። የሚሆነው ምክንያቱም ይሄ ሚሊ አምፒሩ በጨመረ ቁጥር ከፍተኛ የሆነ የመያዝ አቅም እና ብዙ የመቆየት አቅም ይኖረዋል። አሁን እኔ የምጠቀምበት ስልክ ስድስት ሺህ ሚሊ አምፒር ነው። ይሄ ስድስት ሺህ ሚሊ አምፒር በመጀመሪያ ደረጃ ከገዛሁት ቀን ጀምሮ ስጠቀምበት ለሰባት አመት ያህል ያልተቀየረ ለሰባት አመት ያህል ስጠቀምበት ሀይሉ የተወሰነ የተወሰነ በየጊዜው እየቀነሰ ቢመጣም ግን አሁንም ቢሆን የተሻለ ከሚባሉ ስልኮች የተሻለ የመያዝ አቅም ያለውና ብዙ የመቆየት አቅም አለው። ይሄ ስልክ ለሁለት ቀን ያህል ያገለግለኝ ነበር አንድ ጊዜ በሞላሁት ኢንተርኔት እየተጠቀምኩ ድምፆችን እየሰማሁ ቪዲዮዎችን እየቀረጽኩ ቪዲዮዎችን እያቀናበርኩ ቪዲዮዎችንም እየተመለከትኩ ይሄን ሁሉ እያደረኩበት ሁለት ቀን ይቀመጥ ነበር አሁን እየቀነሰ እየቀነሰ መጥቶ ለአንድ ቀን የሚውል ሆኗል ማለት ነው። እንደዚህ እየቀነሰ ስለሚመጣ ስድስት ሺህ አምስት ሺህ ከዛ በላይ የሆኑ ሚሊ አምፒር ያላቸውን ስልኮች ብንገዛ አስተማማኝ ይሆናል። ባትሪያቸው ወሳኝ ነው። ባትሪውን መሰረት አድርጎ ዋጋቸውም ይጨምራል። ዋጋቸው የሚጨምረው ከእነዚህ አንፃር ብቻ ሳይሆን በብራንዳቸውም እንደዚሁ ጭማሪ አለው። የሳምሰንግ ስልኮች አሉ የኢንፊኒክስ አሉ። የቴክኖ ስልኮች አሉ አይቴል ስልኮች አሉ። ህዋዌ የሚባሉ ስልኮች አሉ። እንደዚህ ያሉ ስልኮች ሁሉም የየራሳቸው ብራንድ እና የየራሳቸው የሆነ አጠቃቀም ስልት የራሳቸው የሆነ ሴቲንግ ያላቸው ስልኮች ናቸው። እነዚህን ስልኮች መርጠን የተሻለ የሚባለውን ስልክ መግዛትና መጠቀም እንችላለን ማለት ነው

ስራችን ከደንበኞች ጋራ የሚሰራ ስራ ነው። ደንበኞች ከሌሉ ስራ የለንም። ስራ የምንሰራው ደንበኞች ሲኖሩ ነው። ስለዚህ ደንበኞቻችን ጋር አብረን የምንሰራ ከሆነ ደግሞ በየእለቱ ደንበኞቻችን በምንሰጠው አገልግሎት የረኩ መሆንና ያረኩ መሆናቸውን ማረጋገጥ አለብን። እርካታቸውን መዳሰስ አለብን ይህንን በተለያዩ መልኩ ማግኘት እንችላለን። የተለያዩ ሀሳቦችን ልንቀበል እንችላለን። ቀጥታ ደንበኞቻችን መጥተው ሀሳቦቻቸውን ሊያቀርቡልን ይችላሉ። ወይም ደግሞ እነሱ ሀሳባቸውን የሚያቀርቡበት ሀሳባቸውን የሚሰጡበት የተለያዩ አማራጮችን ልንጠቀም እንችላለን። እኔ የምሰራው ከደንበኞች ጋር ነው። ስለዚህ የእነሱን እርካታ ማወቅ ስለምፈልግ በተለያዩ አማራጮች እርካታቸውን እመረምራለሁ። ደንበኞቼ የተለያዩ ጥያቄዎችን ይዘው ይመጣሉ። አንዳንድ ጥያቄዎች በእኔ የሚፈቱ አንዳንድ ጥያቄዎች ደግሞ ከእኔ በላይ ባሉ አካላት የሚፈቱ አሉ። አንዳንዶቹ ጥያቄዎች ደግሞ የግንዛቤ ፈጠራ ብቻ የሚያስፈልጋቸው ናቸው። ግንዛቤ ፈጠራ ማለት ይሄ በዚህ በዚህ ምክንያት የተደረገ ነው፤ ይሄ የተደረገው ከዚህ አንፃር ነው፤ ይሄንን እንደዚህ ለማለት ፈልገን ነው፤ ይሄ ከዚህ አኳያ የሚያሰሄድ ስለሆነ እንደዚህ አደረግነው፤ ወዘተ እያልን ለነሱ የምንነግራቸውና የምናስረዳቸው ነው። ይሄ ግንዛቤ ብቻ መፍጠር ነው። ግንዛቤ ከፈጠርንላቸው በኋላ እነዚህ አምነው ወይም ተቀብለው ረክተው ደስ ብሏቸው አመስግነው የሚሄዱ አሉ። ይሄ ምስጋናቸው አንደኛ የእርካታ መገለጫ እንደሆነ ስለማው እርካታ ላይ የደረሱ መሆናቸው የረኩ መሆናቸውን በዚህ ሀሳባችን በሰጠናቸው አስተያየት በመከርናቸው ምክር በገለጽንላቸው ገለጻ መሰረት እርካታ ላይ የደረሱ መሆናቸውንና ደስ ያላቸው መሆኑን ከዚህ መረዳት ይቻላል። እናመሰግናለን ብለው እንደዚህ ከሆነ በዚህ አንፃር እመለከተዋለሁ፤ ከዚህ አንፃር ከሆነ ይሄን ተቀብያለሁ ብለው የሚሄዱ አሉ። ይሄ አንደኛ እርካታቸውን የምናውቅበትና የምንዳስስበት መንገድ ነው ማለት ነው። ሌላው ግን እርካታቸውን የምገነዘብበት እና የምረዳበት ሌላኛው አማራጭ ብዙ ሰዎች ፊት ለፊት መጥተው ያለባቸውን ችግር ወይም የደረሰባቸውን ጫና ተጽዕኖ ከእኛ ጋራ ያላቸውን ነገር ለመግለጽ የሚፈሩ አሉ። እንደዚህ ብዬ ብናገር እንዲህ ሊደርስብኝ ይችላል፤ ብለው የጎንዮሽ ችግር እንደሚፈጠርባቸው እነሱ ባነሱት ሀሳብ በተቃራኒው ደግሞ ሌላ ጉዳት እንደሚደርስባቸው አድርገው የሚያስቡ ደንበኞች አሉ። እንደነዚህ ያሉ ደንበኞችን ሀሳባቸውን እንዲገልጡ የሚፈለገው ማንነታቸውን ሳያሳውቁ ማንነታቸውን ሳይገልጡ በጽሁፍ የተለያዩ ሀሳባቸውን እንዲገልጡ የምናደርግበት የሀሳብ መስጫ ሳጥን አለ። ይሄ የሀሳብ መስጫ ሳጥን እንደ ሳጥን ከብረት የተሰራ ነው። ዝናብ እንዳይገባበትና እንዳያበላሸው በጥንቃቄ የተሰራ ነው። ይሄ ሀሳባቸውን ጽፈው ጠቅለው የሚያስገቡበት ቀዳዳ አለው። ይሄ ቀዳዳ ሀሳብ ብቻ ለማስገባት የሚጠቀሙበት ነው። እዛ ቦታ ላይ ማንም ሰው ቆሞ የሚከታተላቸው ማን ሀሳብ ጨመረ ማን አስገባ የሚል የሚከታተላቸው የለም። ከዛ አካባቢ ካለውም ከካሜራ ነፃ ነው። ካሜራም እሱ አካባቢ ላይ እንዳይኖር አድርገን ነው የምንሰራው። ምክንያቱም ካሜራም ካለ ይፈራሉ። ሌላ ሰውም አጠገባቸው ካለ ይፈራሉ። ስለዚህ ከዚህ ሁሉ ነፃ በሆነ ቦታ ላይ ሀሳባቸውን እንዲገልጡ ሳጥኑ ተቀምጧል። ይህንን ሳጥን ተጠቅመው ሀሳባቸውን ይገልጣሉ። በየጊዜው ይሄንን ሳጥን እየከፈትን በኮሚቴ ተዋቅሮ ይሄንን በሙሉ ሀሳቦቹን የተጻፉትን ወረቀቶች በሙሉ ሰብስበን እያንዳንዱን አጀንዳ ላይ እናሰፍርና በነዛ ሀሳቦች ላይ እንወያያለን። ከዛ ለሁሉም ሀሳቦች ማብራሪያና ገለጻ የሚያደርግ ዝግጅቶችን እናደርጋለን። ይህንን መሰረት አድርገን እንጠቀማለን። ሌላኛው ደግሞ ሀሳብ መስጫ የሚሆን አካውንቶች አሉ። ቴሌግራም ላይ ሀሳብ እንዲሰጡ ጥያቄ እንዲጠይቁ የፈለጉትን አይነት መልእክት እንዲያስተላልፉ እናደርጋለን። ፌስቡክ ላይም እንደዚሁ በውስጥ ገብተው ወይም ደግሞ በምንጽፋቸው ጽሁፎች በምናቀርባቸው ሀሳቦች ላይ ሁሉ አስተያየታቸውን እንዲሰጡ እናደርጋለን። ይህንን ሁሉ የምናደርገው የተለያዩ ሀሳቦችን ለመቀበል ነው። ዌብሳይት ላይ ደግሞ የራሱ የሆነ ዲዛይን የተደረገ ሀሳብን መቀበያ የሚሆን የራሳቸውን የሆነ አስተያየታቸውን የደንበኛ እርካታን የሚገመግሙበት፣ መርካታ አለመርካታቸውን የሚያሳውቁበት፣ የትኛው ቦታ ላይ ችግር እንደደረሰባቸው፣ በየትኛው አገልግሎታችን በየትኛው ተግባራችን ላይ ስህተት እንደፈጸምንና እነሱን እንዳላረካንና እንዳስቀየምናቸው የተለያዩ ሀሳቦችን በምንሰራቸው ስራዎች ሁሉ ማስተካከያ በሚያስፈልጋቸው ሀሳቦች ላይ ሁሉ የፈለጉትን አይነት ሀሳብ የሚሰጡበት የሀሳብ መቀበያ ዌብሳይት አለ። በእሱ ላይም ሀሳባቸውን እንቀበላለን። እነዚህን ሁሉ ሀሳቦች ተቀብለን ለቀጣዩ ከዛ ስህተት ነፃ ወጥተን ወይም ደግሞ ደካማ ጎኖቻችንን አስተካክለን በጥንካሬ እንድንጓዝ እየረዳን ያለ ይሄ ደንበኞች እርካታቸውን እያሳወቅን የምንሄድበት መንገድ ነው።

ዝናብ የሚፈጠረው ከትነት ነው ይተናል ከመሬት ላይ ያለው ውሃ ሁሉ ይተናል በፀሀይ ሀይል በተለያዩ ሙቀቶች በሚተንበት ጊዜ ወደ ላይ ይወጣል ወደ ላይ ወደ ሰማይ ከወጣ በኋላ ይቀዘቅዛል ከቀዘቀዘ በኋላ ዝናብ ሆኖ ወደ ታች ይመለሳል ይሄ ዝናብ ይባላል ዝናብ በፈሳሽ መልኩ የሚቀርብ ውሃ ማለት ነው ፈሳሽ ውሃ ነው ውሃ ሶስት አይነት ነገሮች አሉበት በትነት መልኩ ይቀመጣል እንፋሎት ማለት ነው ሁለተኛው ደግሞ በፈሳሽ መልኩ ይቀመጣል ሶስተኛው በጠጣር መልኩ ይቀመጣል ጠጣር ዝናብ ወይም ጠጣሩ ውሃ በረዶ ይባላል ስለዚህ ውሃ በሶስቱም አይነት ሁነቶች ሊገኝ ይችላል ዝናብ በብዛት በኢትዮጵያ የሚመጣው ከሰኔ ጀምሮ ነው ሰኔ ላይ ጀምሮ ከፍተኛ የሆነ ዝናብ አለ ይሄ የክረምት ወቅት ይባላል በኢትዮጵያ በክረምት ወቅት ከፍተኛ የሆነ ዝናብ ይዘንባል በተለይ ሀምሌና ነሀሴ ላይ ደግሞ በጣም ከፍተኛ የሆነ ዝናብ አለ ይሄ ከፍተኛ የሆነ ዝናብ እያለ ከውጭ መንቀሳቀስ በጣም ከባድ ነው መሄድ አይቻልም ከባድ ነው ምክንያቱም ከላይ ዝናቡ ይወርዳል ከስር ደግሞ ጎርፍ ይሆናል ይሄ ከስር የሚሄደው ጎርፍም ውሃው እግራችንን ጫማችንን እያራሰ በጫማችን ውስጥ እየገባ ለመንቀሳቀስ ከባድ ነው። ዝናቡ ደግሞ የሚፈጥረው ጭቃ አለ ይሄ ጭቃ ደግሞ ክረምት ላይ በጣም ከባድ ነው። ያንሸራትታል ወደ ታች ሊጥል ይችላል ወደ ውስጥ ሊያሰምጥ ይችላል ስለዚህ ዝናብ በሚዘንብበት ጊዜ ጥንቃቄ ማድረግ አለብን። ክረምት ላይ በጣም ልዩ ጥንቃቄ ይጠይቃል ከዝናቡ ጋራም ተያይዞ በርካታ ነገሮች ስለሚፈጠሩ ከፍተኛ የሆነ ንፋስም አለ መብረቅም ሊፈጠር ይችላል። ስለዚህ ክረምት ላይ ዝናብ በሚዘንብበት ጊዜ ምን አይነት ጥንቃቄ ማድረግ አለብን ወደሚለው ሀሳብ እንሂድ እኔ ሁልጊዜ ማደርገው አንድ ነገር አለ ዝናብ በሚጥልበት ጊዜ ያሉኝ ሁለት አማራጮች ናቸው አንደኛ ጥላ ይዤ መንቀሳቀስ ነው ጃንጥላ ከዝናብና ከፀሀይ ልንከላከልበት የምንችለው ነገር ነው። ነገር ግን ከፍተኛ የሆነ ዝናብ በሚሆንበት ጊዜ ጥላውም መቋቋም ላይችል ይችላል። በጣም ከፍተኛ የሆነ ከንፋስ ጋራ የተቀላቀለ ውሽንፍር የሚባል ዝናብ አለ። ይሄ ንፋሱም ከፍተኛ ነው ዝናቡም በከፍተኛ ደረጃ የሚወርድ ነው። ከሰማይ የሚወርድ ጎርፍ ማለት ይቻላል። ይህንን ጎርፍ መቋቋም አይቻልም ስለዚህ ጥላችን አይችለውም። ጥላ የሚያስጠለን ብዙ ጊዜ ይህን ራሳችን አካባቢ ያለውን ለመከላከል ነው። ከዛ ውጭ ያለውን የእግራችንን እና ከባታችን አካባቢ የሚወርድብን ከፍተኛ የሆነ ዝናብ አለ። ዝናቡ ቀጥ ብሎ ወደ ታች የሚወርድ ከሆነ ነው ጥላ ብዙ ጊዜ ሊከላከልልንም የሚችል። ወደ ጎን የሚመጣ በንፋስ ምክንያት እንደ ጢፍ የሚፈጠሩ ዝናቦችን ግን ሊቋቋምልን አይችልም። ስለዚህ ጥላዬን እጠቀማለሁ። ይህ ጥላ መቋቋም ከማይችለው ደረጃ ላይ የሚደርስ ሆኖ ካገኘሁት ደግሞ ዝናቡን ለማሳለፍ ወደ ዝናብ መከላከያ ሊሆኑ ወደሚችሉ ወደተሰሩ ቦታዎች ቀለል ብለው ወደተሰሩ ቦታዎች አልያም ደግሞ ወደ ቤት አካባቢ እጠለላለሁ ይህንን የማደርገው ምናልባት ቀን ላይ ለስራ እንደወጣው ዝናብ የሚዘንብማ ዝናብ ዘንቦ በአጋጣሚ የሚደርስብኝ ከሆነ ነው ነገር ግን ዝናቡ ከመዝነቡ በፊት ከቤት ውስጥ ካለው ከቤትም አልወጣም። ከቤት ውጪ ካለው ግን ይሄንን አደርጋለሁ ወደ ቤት እጠጋና ከሌላ ሰው ቤትም ቢሆን ተጠግቼ ለማሳለፍ እሞክራለሁ ብዙ ጊዜ ሻይ ቤቶች ካፌዎች ሬስቶራንቶች ሆቴሎች አካባቢ በመሄድ እንጠለቃለን እንጠለላለን። እነዚህ በማይገኙበት ቦታዎች አካባቢ ደግሞ ወደ ሱቅ መጠለያዎች አካባቢ እንጠጋለን ይሄ በሌለበት አካባቢ ደግሞ አዲስ ወደተሰሩ ቤቶች እንንቀሳቀሳለን ወይም ደግሞ የሰው ቤትም ካለ ከበሩ ወይም ከቤቱ በረንዳ አካባቢ ላይ ሆነን ዝናቡን ለማሳለፍ እንሞክራለን ይህንን አድርገን ዝናቡን እናሳልፋለን ዝናቡ ግን ከዛው ከቤት እያለሁ የሚወጣ የሚመጣብኝ ከሆነ ከቤቴ እንደተኘሁ ከሆነ ወይም ደግሞ ከቤት ወደ ስራ ለመሄድ እየተዘጋጀው ባለሁበት ጊዜ የሚፈጠር ዝናብ ከሆነ ይህንን ዝናብ እዛው ቤቴ ሆኜ ለማሳለፍ እሞክራለሁ። ከፍተኛ የሆነ ዝናብ ከሆነ ዝቅ ያለና በቀላሉ ሊያስጉዝ የሚችል ከሆነ ደግሞ ጥላ ይዤ እንቀሳቀሳለሁ ጥላ ለመጠቀም የማያስችሉ ደግሞ ትንንሽ ጊዜ እንደ ካፊያ የሚፈጠሩ ገና ዋናው የሚባለው ዝናብ ከመምጣቱ በፊት የሚመጣ ዝናብ አለ። ይሄ እንደ መግቢያ ያህል ነው ይሄ ቀለል ያለ ዝናብ ከሆነ ልብስ በመጠቀም ብቻም ዝም ብለን ልንሄድ እንችላለን። የምንጠቀመው የክረምት ልብስ ግን ዝናቡን ሊከላከል የሚችል የዝናብ መከላከያ ልብስ ነው እንደ ሸራ የሆነ በቀላሉ ዝናቡ በሚመጣበት ጊዜ እያንኳለለ ወደ መሬት ሊጥልና ሊያንጠፈጥፍ የሚችል ልብስ እንጠቀማለን። ለክረምት የተለየ ልብስ ይኖረናል። ክረምት ላይ ዝናብና ውሃ ወደ ውስጥ የሚምግ ልብስ መልበስ ከባድ ነው ይሄንን ካደረግን የሚመጣውን ዝናብ ሁሉ ተሸክመን እንደመሄድ ነው የሚቆጠረው ስለዚህ ለክረምት የተዘጋጁ ልብሶችን እንለብሳለን እኔ ዝናብ በሚዘንብበት ጊዜ የማደርገው ይህንንና ከዚህ ጋራ ተያያዥ የሆኑ ጉዳዮችን ነው ማለት ነው።

ሰዎችን የምመለከተው በአይኔ ነው አዎ ከአይን በቀር በሌላ በምን ልመለከት እችላለሁ። እንደዚህ ያሉ ጥያቄዎች የሚገርሙ ጥያቄዎች ናቸው። ምክንያቱም ማንኛውም ሰው ሌላን ነገር የሚመለከት በአይኑ ነው ይሄ የስሜት ተዋሳት ይባላሉ ለሰው አምስት የስሜት ተዋሳት አሉት። እነዚህ አምስቱ የስሜት ተዋሳት የሚባሉት እጅ ለመዳሰስ የምንጠቀምበት እንደዚሁም ደግሞ ለማሽተት የምንጠቀምበት አፍንጫችን ለመስማት የምንጠቀምበት ጆሯችን ለመመልከት ወይም ለማየት የምንጠቀምበት አይናችን። እነዚህ አምስቱ የስሜት ተዋሳት የሚባሉት ናቸው። አንድ የረሳሁት አለ ይሄም ምላስ ነው ምላስን የምንጠቀመው ለመቅመስ ነው። እነዚህ አምስት የስሜት ተዋሳት ይባላሉ። ስለዚህ ሰዎች ሌሎችን ሰዎች የምንመለከተው በአይናችን ነው። ለመመልከት የሚያገለግለው የስሜት ተዋስ አይን ስለሆነ ነው። ሰዎችን በምላሳችን አንቀምሳቸውም። ሰዎችን በእጃችን ልንዳስሳቸው እንችላለን ግን አንመለከታቸውም። ሰዎችን በጆሯችን ልንሰማቸው እንችላለን ግን አንመለከታቸውም። ሰዎችን ልንቀምሳቸው ግን አንችልም ስለዚህ በእነዚህ በአምስቱ የስሜት ህዋሳታችን ካሉት መካከል ለመመልከት የምንጠቀምበት አይንን ነው። ሰዎችን ብቻ ሳይሆን ሌላውንም ነገር በሙሉ ለመመልከት የምንጠቀመው አይናችንን ነው። አይን ብሩህ ከሆነ የሚመለከት ከሆነ ብርሃን ባለበትና አይን መመልከት በሚችልበት ጊዜ ሁሉ አይን ይመለከታል። አይን ለመመልከት የፀሀይ ብርሃን ያስፈልገዋል። በጨለማ ማየት አንችልም። የሰው ልጆች አይናቸው ሲሰራ በብርሃን እንዲመለከት እንጂ በጨለማ እንዲመለከቱ አላደረጋቸውም። ይሄ ደግሞ ሰዎች የጨለማ ሰው የጨለማ ፍጡራን ሳይሆኑ የቀን የብርሃን በብርሃን የሚገለጡ እንደሆኑ የሚያሳይ ነው። በብርሃን ግን አይን ያለው ሰው ሁሉ መመልከት የሚችል ሰው ሁሉ ይመለከታቸዋል። ሰዎችን መመልከት የማይችሉ ሰዎች አይነ ስውራን ይባላሉ። እነዚህ አይናቸው መመልከት አይችልም ብርሃን ቢሆንም ጨለማ ቢሆንም ተመሳሳይ ነገር ነው። በብርሃንም አይመለከቱም። ምክንያቱም አይናቸው መመልከት አይችልም በአይናቸው መመልከት ስለማይችሉ እነዚህ ሰዎች አይነ ስውራን ይባላሉ ወይም አይን የሌላቸው በአይናቸው የማይጠቀሙ እንደማለት ነው። አይን ያለው ሰው ግን በብርሃን በሆነ ጊዜ ሁሉ መመልከት ይችላል። አሻግሮ ከርቀት መመልከት ይችላል የየሰው የየራሱ የመመልከት አቅም ይኖረዋል። አንዳንድ ሰዎች ከርቀት የመመልከት አጥርተው የማየት ችሎታ አላቸው። አንዳንድ ሰዎች ደግሞ በቅርበት ያለውን ነገር መመልከት የሚችሉ ሰዎች አሉ። አንዳንዶቹ ከቅርብ በደንብ አድርገው ይመለከታሉ ከርቀት ግን በጥራት አይመለከቱም። አንዳንዶቹ ደግሞ ከቅርብ በጥራት አይመለከቱም ከሩቅ ግን በጥራት ይመለከታሉ። እንደነዚህ ያሉ የቅርብ እይታ የሩቅ እይታ የሚባሉ ችግሮች አሉባቸው ሰዎች አሉ። አንዳንዶቹ ደግሞ በፀሀይ ብርሃን በጣም የሚጠቁ ሰዎች አሉ። ፀሀይ ብርሃን በሚኖርበት ጊዜ በጣም አንፀባርቋቸው መመልከት የማይችሉ አሉ። አንዳንዶቹ ደግሞ ደብዘዝ የሚልባቸው አሉ። ሁለት ሆኖ ወይም ብዥታ ያለበት ደብዛዛ ነገር ሆኖ የሚታያቸው አሉ። አንዳንዶቹ ጥቁር ነገር ብቻ የሚታያቸው ሰዎች አሉ። ይሄ እያንዳንዱ ሰው የእይታ ችግር አለበት። ይህን የእይታ ችግር ማስተካከል ይቻላል በህክምና የሚፈታ ነው። የተለያዩ የህክምና አማራጮች አሉ። የአይን ሀኪሞች የሚያዝዟቸው መድኃኒቶች አሉ። የሚያዝዟቸው መነፀሮችም አሉ። ይህንን ለማድረግ ግን በመጀመሪያ ደረጃ አይን ችግር እንዳለብን ተረድተን ወደ አይን ሀኪሞች መሄድ አለብን። ማንኛውም ቦታ ላይ ዝም ብለን ያገኘነውን መነፀር መጠቀም የለብንም። አይናችንን በጥንቃቄ መያዝ አለብን። ብዙ ጊዜ ስክሪን ላይ የምንቆይ ሰዎችም ብዙ ጊዜ ቴሌቪዥን የምንመለከት ሰዎች ኮምፒውተር ላይ የምንቆይ ስልካችን ላይ የምንቆይ ሰዎች አይናችን የማየት አቅሙ እየቀነሰ ይመጣል። እየደበዘዘ እንደዚህ የምንመለከታቸው ነገሮች ብዥታ የሚፈጥሩ አይነት ነገሮች እየሆኑ ይመጣሉ። ስለዚህ ለአይናችን ጥንቃቄ ያስፈልገዋል። አይናችን ችግር ካለበት ግን ወደ ሀኪሞች ሄደን መመርመር ይኖርብናል። ከተመረመርን በኋላ ሀኪም ያዘዘልንን ነገር ተግባራዊ ማድረግ አለብን። የሩቅ እይታንም የቅርብ እይታንም ብዥታ የሚፈጥሩብንንም ነገሮች በሙሉ በተለያዩ የህክምና አማራጮች መፍታት የሚቻልበት ልዩ የሆነ የህክምና መንገድ ስላለው ሀኪሞችን ማናገር ተገቢ ነው። እንደዚህ ሆነን ግን ችግር እያለብን እያወቅን ወደ ጉዳት ወደሚጥሉ ነገሮች መሰለፍ የለብንም። በተለይ እንደዚህ ያሉ ችግሮች እያሉብን መኪና ማሽከርከር የለብንም። መኪና እያሽከረከርን የመኪናው መስታወት አለ። ከዚያ በኋላ ደግሞ የሚፈጠሩ ከርቀት የማየት ከቅርብ የማየት በብዥታ እንደዚህ አይነት ነገሮች ካሉብን ከሌሎች መኪኖች ጋር የመጋጨት ሌሎች ሰዎችን የመግጨት እንደዚህ ያሉ ጉዳቶችን ሊያስከትል ስለሚችል ከእንደነዚህ ያሉ ነገሮች ላይ መጠበቅ አለብን። እንደ አጠቃላይ ግን አይን ከአምስቱ የስሜት ተዋሳት መካከል ለመመልከት የምንጠቀምበት ነው። ስለዚህ እኔም ሰዎችን የምመለከታቸው በአይኔ ነው ማለት ነው

የልጅነቴን ትዝታ ስላስታወስከኝ በጣም ደስ ብሎኛል በልጅነቴ የምወደው በርካታ ጨዋታ ነበር የልጅነት ጊዜዬ ያን ያህል በጣም። በጨዋታ ያሳለፍኩት ጊዜ ነው ብዬ አላስብም። በርግጥ ብዙ ጊዜ ወደ ቤት አካባቢ የሚሰሩ ስራዎችን ቤት ላይ የሚሰሩትን ከብት በመጠበቅ የተለያዩ ስራዎችን በመስራት ነው ያሳለፍኩት። ጨዋታ በሚጫወቱበት ጊዜ ብዙ ወጣቶች በሚጫወቱበት ጊዜ ከእነሱ ጋራ ጨዋታ የመጫወት ልምዱ ብዙም አልነበረኝም። ነገር ግን በጣም የምወደው አንድ ጨዋታ ነበር ብዙ ጊዜ እጫወተው ነበር በዚያው ብቀጥል የተሻለ ሰው እሆናለሁ ብዬ አስብ ነበር። ነገር ግን እስከተወሰነ ጊዜ ከተጫወትኩ በኋላ ትቼዋለሁ። ይሄ እወደው የነበረው ጨዋታ እግር ኳስ ነው። እግር ኳስ በልጅነቴ በጣም እጫወተው የነበረው ነው። ይህንን ጨዋታ እጫወት የነበር ቀኑን ሙሉ ነው በሚገርም ሁኔታ በጣም በልዩ ሁኔታ ነው እንጫወት የነበረው። በሁሉም ቦታ ላይ ሆኜ ደግሞ የተዋጣለት ተጫዋች ሆኜ ነበር። በረኛ ሆኜ ጎል እንዳይቆጠር የማደርግበት አጋጣሚ ነበር። ተከላካይ ሆኜ እንደዚሁ የምጫወትበት አጥቂ ላይም ተሰልፌ አጥቂነቴን ሚና እወጣ የነበረበት ጨዋታ ነበር። በእነዚህ በሁሉም ቦታዎች ላይ ተሰልፌ ጥሩ የሆነ ጨዋታን ተጫውቻለሁ ብዬ አስባለሁ የተሻለ ነገርም አድርጌያለሁ በቡድናችን ውስጥ ጥሩ የሆነ ተሳትፎ ካላቸውና ስመጥር ከሚባሉ ተጫዋቾችም መካከል እንደነበርኩ ነው የማስታውሰው። በልጅነታችን ጊዜ እናደርግ የነበረው አንድ ነገር አለ። ኳስ እንገዛለን ይህንን የምንገዛው ኳስ ራሳችን አዋጠንነው አንዳንድ ብር እናዋጣለን አንድ ብር በዚያ ጊዜ ትልቅ ዋጋ ነበረው። አንድ ብር አዋጥተን አስራ ሁለት ሆነን በአስር ብር የምንገዛው አንድ ኳስ ነበር። ይህንን ኳስ ሜዳውን ከጠረግን በኋላ በአግባቡ እንጫወትበታለን በአግባቡ እንጠቀምበታለን። የኳሱ የሚነፋበት አየር የምናስገባበት የራሱ የኳሱ መንፊያ መድፌ አለው። እሱን እየተጠቀምን እንነፋዋለን አየር በአግባቡ እንዲነፋ ካደረግን በኋላ እንጫወትበታለን። ሜዳውን ግን ከዚያ በፊት እናስተካክላለን። ሁልጊዜም ቢሆን በሜዳው አካባቢ ያሉትን ድንጋዮች እንሰበስባቸዋለን ወደ ዳር ወደ ዳር በሙሉ እናስቀምጣቸዋለን። ድንጋዩ በጣም የሚጎዳ ነው ከፍተኛ የሆነ ድንጋይ አለ። ያንን ድንጋይ እንሰበስባለን። ከዚያ በኋላም ሜዳችንን በአግባቡ እናስተካክላለን በሮችን እናዘጋጃለን። ለበረኞች መጠበቂያ የሚሆኑትን ነገሮች ካዘጋጀን በኋላ ከዚያ በሁለቱም ቡድን ሆነን እንሰለፋለን። ጨዋታችን ከፍተኛ ፍልሚያ የሚካሄድበት ነው። በጣም ልዩ የሆነ ችሎታ ነበረን። በልጅነታችን የማስታውሰው ይሄንን ነው በጣም ጥሩ ተጫዋቾች እንደነበርን። ቀኑን ሙሉ እንውላለን ጠዋት ቁርስ በበላነው ማታ እራት ላይ እንመለሳለን ቀኑን ሙሉ እየተጫወትን ሳይደክመን ጊዜውን እናሳልፍ ነበር። አሁን ሳስበው ይገርመኛል የልጅነት ጊዜ ድካም የሌለበት ነበር ወይ እላለሁ። አሁን በጥቂት ጊዜ ኳስ መጫወት አይደለም ትንሽ የአምስት ደቂቃ ጉዞ እንኳን ለመጓዝ ከፍተኛ የሆነ ትግል ነው ያለው ይደክመናል። የዛን ጊዜ ቀኑን ሙሉ ከበር እስከ በር ድረስ ስንሯሯጥ ስንጫወት ስንታገል ውለን ማታ ወደ ቤታችን እንገባለን። ምንም አይነት ድካም ስሜት አልነበረንም። እንደዚህ እያደረግን የልጅነት ጊዜያችንን አሳልፈናል። በእግር ኳስ ህይወት ግን ጥሩ ከሚባሉ ተጫዋቾች መካከል ነበርኩ ብያለሁ። አሁን በቡድን ደረጃ እንጫወት ነበር በግላችን ይህንን የገዛነውን ኳስ እንጠቀማለን ይህንን የእግር ኳስ ጨዋታችንን ወደ ቡድን አሳድገነው ነበር ከፍ አድርገን የኛ አካባቢ መለያ ስም አውጥተንለት ከሌሎች አቻዎቹ ጋራ እንዲወዳደር አድርገን ነበር። በዚህ ውድድር ላይ በረኛ ሆኜ ተጫውቻለሁ። በጣም የማረሳው አንድ ማስታወሻ አለኝ። በረኛ ሆኜ እየተጫወትን በነበረበት ጊዜ ከፍተኛ የሆነ ትንቅንቅ ነበር ይካሄድ የነበረው። በዚህ ትንቅንቅ በነበረበት ጨዋታ ላይ ከፍተኛ የሆነ ጥሰት አድርጎ ከፍተኛ የሆነ ሩጫን ሮጦ አንድ ተጫዋች ወደ እኔ በር አካባቢ ቀረበ። እኔም በፍጥነት ኳሷ ወዳለችበት ለመያዝ ሞከርኩ እሱ ከርቀትም ለጋት በሚመታት ጊዜ አይኔ ላይ ቀጥታ አረፈ። በራሴ በኩል መለስኩት ኳሱ ተመለሰ ጎል አልሆነም አልተቆጠረም። ነገር ግን አይኔን አካባቢ ላይ ከፍተኛ የሆነ ጉዳት አስተናገድኩ። ይህንን ግን በወቅቱ የህክምና ነገር የለውም የመጀመሪያ ደረጃ ህክምናም የሚደረግበት የለም ምክንያቱም። ከዚህ የከፉ ልዩ ልዩ አጋጣሚዎች አጋጥመውን ስለሚያውቁ ይህንን አጋጣሚ አልረሳውም የልጅነት ትዝታዬ ነው። አይኔ እየተጨናበሰ እንባ እያወጣ አሁንም እስከመጨረሻው ድረስ በእልህ በትንቅንቅ ጨዋታውን ሳላቋርጥ እስከመጨረሻው ድረስ በትግል አሳልፌዋለሁ ይሄ መቼም ቢሆን አይረሳኝም። በዚያ እንደዛ አድርገን አሸናፊ በመሆናችን እስካሁን ድረስ ኩራትና ጀግንነት ይሰማኛል። ይሄ የልጅነቴ ትዝታ ነው። በልጅነቴ በጣም እወደው የነበረውን እግር ኳስ ግን ከፍ እያልኩ ወደ ሃይ ስኩል ስሄድ ሁለተኛ ደረጃ ትምህርት ቤት ላይ ስሄድ ተውኩት። ከዚያም ወደ ኮሌጅ ዩኒቨርሲቲ ስገባ ረሳሁት። ከዚያ በኋላ ተጫውቼ የማውቀው ለጥቂት ጊዜያት ብቻ ነው።

ጥሩ ጥያቄ ነው የጠየከኝ እኔ ይሄንን የምመልሰው ከሃይማኖት አንፃር ነው። በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ልደትን የማክበር እንትናችን የለም። ምክንያቱም የምናከብረው ልደት የጌታችን የመድኃኒታችን የኢየሱስ ክርስቶስን ልደት ነው። በእርሱ ልደት ብዙ ነገሮች ስለተደረጉልን የተጣሉ ነገሮች ስለታረቁበት ሰማይና ምድር ሰውና መላእክት ሰውና እግዚአብሔር የታረቁበት። ሰባቱ መስተጻርራን የሚባሉት ሁሉ የተለያየ ተለያይተው ይኖሩ ከነበሩበት አንድ የሆኑበት። በህብረት የዘመሩበት እረኞች ከመላእክት ጋራ የዘመሩበት ነው። ስብሃት ለእግዚአብሔር ብለው ለእግዚአብሔር ምስጋና ይገባል። በምድር ወሰላም በምድር ስምረቱ ለሰብ ብለው ደግሞ በሰማይም ምስጋና እርቅ ተወጣ ነው። ብለው ይህንን አዲስ የሆነ ምስጋና በጋራ ያመሰገኑበት እለት ነው። ይሄ የጌታችን የመድኃኒታችን የኢየሱስ ክርስቶስ ልደት ነው። ይሄ ታህሳስ ሃያ ዘጠኝ የምናከብረው ከአራት አመት አንድ ጊዜ ደግሞ በዘመነ ዮሐንስ ታህሳስ ሃያ ስምንት የምናከብረው የጌታ ልደት ነው። ከእርሱ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ልደት ውጪ የእመቤታችን የቅድስት ድንግል ማርያምን ልደት። በግንቦት አንድ እናከብራለን ልደታ ብለን ጥሬ ቀቅለን ንፍሮ ቀቅለን እናከብረዋለን። ከእነዚህ ልደቶች ውጪ ብዙ የምናከብረው ልደት የለም። የሌሎችም ቅዱሳን ቢሆን የልደታቸውን ቀን ያን ያህል ብዙ በክብር የሚከበር አይደለም። የቅዱሳንም ልደታቸውን ልናከብር እንችላለን ምክንያቱም እነርሱን ያገኘንበት ስለሆነ ትዝታ ስላለው። እኛ ግን ይሄ ጥሩ ስራ ሰራን ብለን እንደ ቅዱሳኑ ቅዱሳን ነን ብለን እንደ ነብያቱ ነብይ ነን ብለን ከእግዚአብሔር ልደት ጋራ የምናስተካክለው ልደት አለ። ብዬ አላስብም። ስለዚህ እኔ የራሴን ልደት የማከብርበትን ነገር ብዙም ትዝ አይለኝም ልደቴን አክብሬ አላውቅም ማለት ይቻላል። የልደት ቀኔን ባውቀውም የልደት የማክበር ልማዱ ግን የለኝም። ልደታቸውን የሚያከብሩ በብዛት ከዚህ ከእኛ ሃይማኖት ውጪ የሆኑ አህዛብ ናቸው። አህዛብ የሚባሉት ስድብ አይደለም። አህዛብ ማለት በክርስቶስ የማያምኑት ሰዎች የሚሰጣቸው ስም ነው። በዚያ በወቅቱ በነበረበት ጊዜ ይሰጥ የነበረ ስም ነው። ክርስቶስ በነበረበት ጊዜ ህዝብና አህዛብ ይባላል ህዝብና አህዛብን አንድ አደረጋቸው። ክርስቶስ በመምጣቱ ይሄ የማያምኑትንና የሚያምኑትን አንድ አድርጎ ማምጣቱንና እነዚህ የማያምኑ ሰዎችን በክርስቶስ ካመኑ ወደ እምነቱ እንደሚገቡና እንደሚጨምራቸው የተናገረበትና እሱ የነበረበት ወቅት የተማሩት ትምህርት ያስተማራቸው ትምህርት መንገድ ነው። የመራቸው መንገድ ያሳያቸው ህይወት ነው። ስለዚህ ከእሱ ልደት ውጪ እኔ ልደቴን የማከብርበትን ቀን አላስታውስም። እንደውም ደስ የሚለው እኔ የልደቴን ቀና አውቀዋለሁ መቼ እንደተወለድኩ አውቀዋለሁ ይህንን የነገረኝ ቤተሰቦቼ ናቸው። ቤተሰቦቼ መቼ እንደተወለድኩ ቀኑን ሰዓቱ ሳይቀር ከነአመተ ምህረቱ ተመዝግቦ አጀንዳ ላይ ተቀምጧል ይህንን አጀንዳ እኔ ራሴ አገላብጬ በአይኔ ተመልክቼዋለሁ። በስክብሪቶ የተጻፈ ነው መቼ እንደሆነ ልደቴ ተቀምጧል። ነገር ግን አንዳንድ ሰዎች አንዳንድ ብቻ ሳይሆኑ በጣም ብዙ የሚባሉ በርካታ ሰዎች የልደታቸውን ቀን አያውቁትም። የልደት ቀናቸውን ቤተሰቦቻቸው የሚያስረዷቸው ከታሪክ አንፃር ነው። ምናልባት በዚህ በእነሱ ዘመን በተፈጠረ አንድ ታላቅ ክስተት እገሌ በገባበት ዘመን እገሌ እንደዚህ በሆነበት ረሃብ በነበረበት ጊዜ ወይም ደግሞ ጦርነት በነበረበት ጊዜ ድርቅ በተከሰተበት ጊዜ። መንግስት በተቀየረበት ጊዜ በምርጫው ጊዜ እንደዚህ እያሉ የሚገልጿቸው አንዳንድ ክስተቶች ከሌሉ በቀር በዚህ ቀን ነው ብሎ ወሩን ቀኑን ዓመተ ምህረቱን ለመናገር የሚቸገሩ በጣም ብዙ ሰዎች አሉ። ከዚህ አንፃር የብዙ ሰዎች ልደት መቼ እንደሆነ አይታወቅም። እድሜያቸውንም በቀላሉ የሚያውቁ ሰዎች የሉም። እኔ ግን ደስ የሚለው ይሄ ነገር አለኝ መቼ እንደተወለድኩ ቀኑ ወሩ ዓመተ ምህረቱ በስርዓት የተቀመጠ መረጃ አለኝ። ይህንን መረጃ ደግሞ ሰው ነግሮኝ ሳይሆን እኔ ራሴ አገላብጬ ያየሁት መረጃ ነው ተጽፎ የተቀመጠ ነው ወላጆቼ ይህን በማድረጋቸው አመሰግናቸዋለሁ። ነገር ግን ይሄንን የልደት ቀኔን እንደሌሎቹ እንደሚያደርጉት ሁሉ ልዩ የሆነ ቀን አድርጌ የማከብርበት መንገድ የለም አላስታውሰውም። ብዙ ጊዜ ትዝ አይለኝም እንደውም ቀኑን ባስታውሰውም ይህንን ነገር ግን የማከብርበት ነገር የለም ብዙ ሰዎች ኬክ ቆርሰው ዳቦ ጋግረው ምናምን ያከብሩታል። የኔ ደግሞ የተለየ ሀሳብ ነው ያለኝ የሰው ልጅ ልደቱ መከበር ያለበት ከክርስቶስ ጋራ አንድ ሆኖ ነው። በክርስቶስ ልደት ከታረቅን በኋላ ከክርስቶስ ጋራ አንድ የሚያደርገንን የክርስቶስን ስጋውን ደሙን ተቀብሎ ቆርቦ ንስሃ ገብቶ ልደቱን ማክበር አለበት ብዬ ነው የማስበው። ሰው የግድ ልደቱን ማክበር አለበት። እንኳን ከተባለ ከክርስቶስ አንድነት የተዋሀደበትን ከአብራከ መንፈስ ቅዱስ ከማህፀነ ዮርዳኖስ የተወለደበትን ክርስትና የተነሳበትን ቀን እንደ ልደት አድርጎ ቢያከብረው የተሻለ ይሆናል ብዬ አስባለሁ። ከዚህ በተለየ ግን አዲስ እኔ ላከብረው ወደፊትም እንኳን አከብረዋለሁ ብዬ የማስበው ነገር የለኝም ልዩ የሆነ እቅድ የለኝም። ስለዚህ ልደቴን የማከብርበት የተለየ የምለው መንገድ የለኝም።

ቤተሰብ የሚባል አያት አጎት አክስት ቤተሰብ በሙሉ አባት እናት እንደዚሁም ደግሞ ልጅንም ሁሉ የሚያካትት ነው ይሄ የተለያየ ትውልድን የሚያካትት ነው። በጣም አራት አምስት ትውልዶችን ሁሉ ሊያካትት የሚችል ነው ቤተሰብ የሚባለው ይሄ ነው። በአንድ ቤት ስር በአንድ ጣሪያ ስር ያሉ በአንድ ቦታ የሚኖሩ የሚተዳደሩ በዋናነት በአንድ ቤተሰብ ውስጥ ልጆችና ቤተሰቦች ወይም ወላጆች ይገኛሉ ወላጅ ከልጁ ጋራ የሚያደርገው ህብረት ያለበት ነው ቤተሰብ ይባላል። ቤተሰብ ውስጥ ያልተሰራ ነገር ወደ ውጭ ሊሰራ አይችልም ማንኛውም ነገር የሚሰራው ቤተሰብ ውስጥ ነው። ቤተሰብ ውስጥ የሚሰራ ስራ ለስርቆትም ለደግነትም ለበጎም ለክፉውም በሙሉ ያለው እዛው ቤተሰብ ውስጥ ነው። ሀገር የሚሰራው ሃይማኖትም የሚከበረው ቤተሰብ ውስጥ በሚሰራ ስራ ነው። ቤተሰብ ላይ ባልተሰራ ስራ ላይ ሀገር ውስጥ ምንም አይነት ነገር ሊሆን አይችልም። ወላጅ ልጁን ስለ ሀገሩ ታሪክ ስለ እምነቱ እስካልነገረው ወላጅም እንደገና ደግሞ ይሄ ልጅ ሌላ ልጅ ደግሞ ሲወልድ እንደዚሁ እየነገረ ካላስተላለፈ። ቤተሰብ ውስጥ ባልተገነባ ግንባታ ሀገር ልትገነባ አትችልም ሀገርን የሚረከብ ትውልድ ያለ እዚህ ቤተሰብ ውስጥ ላይ ነው። ከዚህ ከጠባቡ ቤተሰብ ላይ የሚመጡ ናቸው ለሀገር ለመላው አለም የሚተርፉ ሰዎች የሚሆኑት በቅድስናቸውም የሚያገለግሉት እነዚሁ ናቸው። አንድ ቤተሰብ ውስጥ ላይ ካለ ከተቀደሰ ቤተሰብ ከተቀደሰ ጋብቻ ከተገኙ ሰዎች የሚመጡ ቅዱሳን አሉ እነዚህ ቅዱሳን ለአለም ሁሉ በጸሎታቸው የሚተርፉ በትሩፋታቸው የሚያጸድቁ ከዚህ ከአንድ ቤተሰብ ውስጥ የተፈጠሩ ሰዎች ናቸው። ስለዚህ ቤተሰብ ውስጥ ትልቅ ስራ ነው መስራት የሚኖርብን ሀገራችንን የምንገነባበት ቁልፍ ያለ እዚሁ ቤተሰብ ውስጥ ላይ ነው። ሃይማኖታችንን የምንጠብቅበት ትልቁ ቁልፍ ያለ እዚሁ ቤተሰብ ውስጥ ላይ ነው። ቤተሰባችን ሲያስተምረን ሌባ አትሁን ሌብነት ክፉ ነው ስርቆት ክፉ ነው መግደል ክፉ ነው ማመንዘር ክፉ ነው። ኃጢአት መስራት ክፋት ነው ወንጀል መስራት የለብህም እያለ ካስተማረን። ይሄ ልጅ በምንም ተአምር ወደፊት በተለያዩ ክፉ ነገሮች በክፋት ነገሮች ላይ በወንጀል ላይ ኃጢአት በመስራት ሰው በመግደል በመቅጠፍ በመዋሸት በመስረቅ በመመዝበር ዝሙት በመስራት በመዝፈን በመደነስ የሚያሳልፍ ሰው አይገኝም። ምክንያቱም ይሄ ቤተሰብ በመጀመሪያም ደረጃ በአእምሮ የተሳለ የተቀረጸበት በጎ ነገር ስላለ ስለዚህ ቤተሰብ ውስጥ የምንሰራው ይሄንን ነው። እኔም ባለኝ በቤተሰብ ደረጃ ያለኝ ሚስት እንደዚሁም ደግሞ ልጆች አሉ እነዚህን ልጆች የምመክራቸው እንደዚሁ ነው ስለ ሀገራቸው እንዲያውቁ ስለ ሃይማኖታቸው እንዲያውቁ። ቤተሰባቸውን እንዲያከብሩ ሰውን እንዲያከብሩ ሰው የሚከበረው በሰውነቱ ነው። ሰው የእግዚአብሔር ፍጡር ነው። ሰው የእግዚአብሔር ፍጡር እንደመሆኑ መጠን የእግዚአብሔርን ፍጡር ደግሞ መጠበቅ ይኖርብናል። ሰው ማክበር መውደድ ሰውን እንደራስ መውደድ እግዚአብሔር ካስተማረን ትምህርቶች አስርቱ ትእዛዛት የሚባሉ አሉ። ከእነዚህ ከአስርቱ ትእዛዛት ውስጥ ሁለት ነገሮች የሚጠቅልሉ ናቸው። አንደኛው ፍቅረ እግዚአብሔር ነው ሁለተኛው ፍቅረሰብ ነው። እነዚህን ነገሮች የያዘ ሰው በሙሉ አስርቱን ትእዛዛት ይፈጽማል። ፍቅረ እግዚአብሔር የሚባለው እግዚአብሔርን መውደድ ነው። እግዚአብሔርን የሚወድ ሰው ሀጢያት አይሰራም እግዚአብሔርን የሚወድ ሰው አምልኮተ ጣኦትን አይመኝም ወደ ሌላ አምልኮት አይሄድም ከእግዚአብሔር ውጪ ሌላ አምላክ አለ አይልም። እሱ በሃይሉ በጉልበቱ አይመካም። ይህ እግዚአብሔርን ከሚያመልክ ሰውና እግዚአብሔርን ከሚወድ ሰው የምንጠብቀው ነው። እግዚአብሔርን የሚወድ ሰው በሀጥያት ጫካ አይመላለስም። እግዚአብሔርን የሚወድ ሰው በጽድቅ መንገድ የሚጓዝ ነው። ስለዚህ ይህንን የጽድቅ መንገድ የምንመራበት እግዚአብሔርን በመውደድ ነው። ሁለተኛው ደግሞ እግዚአብሔርን ከመውደድ በተጨማሪ ሰውን መውደድ ነው። ሰውን የሚወድ ሰው ምንም ብንለው ምን ሌሎች ሀጢያቶችን አይሰራም አትግደል የሚለው ሰውን ከመውደድ ይመጣል የሚወደውን ሰው ሰው አይገድለውም። አትስረቅ ይላል። ከሚወደው ሰው ላይ ሰው ሀብቱን አይሰርቅም። የሰውን ሚስት አትመኝ የሰውን ሀብት አትመኝ እያለ የሚላቸውን ሌሎችን ማር ትዕዛዛት አስርቱን ትዕዛዛት ሰውን ከማክበር የሚመጣ ነው። ስለዚህ ሰው በሰውነቱ ሊከበር ይገባዋል። ማን እንደሆነ ምን እንደሆነ ማንነቱ ቋንቋ የሚናገረው መልኩ ይህን ሁሉ ሳንጠይቅ ሰውን እንድናከብር መደረግ ያለበት በቤተሰብ ደረጃ ነው። አሁን ዛሬ በቋንቋ በዘር በጎሳ በቀለም ተከፋፍሎ ሰው ሰውን የሚገድለው ሰው ሰውን የሚጨቁነው ሰው ሰውን የሚዘርፈው ሰው ሰውን የሚያግተው ሰው ሰውን የሚገድለው ይሄን ሁሉ የሚፈጠረው ቤተሰብ ውስጥ ላይ። ስላልሰራን ነው ቤተሰብ ላይ በተሰራ ስራ ስለ ሰው ግንዛቤ ብናደርግለት ሰው ማለት እንደዚህ ነው የእግዚአብሔር ፍጡር ነው የእግዚአብሔር ቤተ መቅደስ ነው። ሰው ድንቅ ፍጥረት ነው ይሄን ድንቅ የሆነ የእግዚአብሔርን የእጅ ስራ የሆነ ድንቅ ፍጡር የእግዚአብሔር ቤተ መቅደስ ስለሆነ አትንከው አታፍርሰው ብሎ ማስተማር ቢቻል ሁሉም ሰው በዚህ መልኩ ይሆን ነበር። ነገር ግን ከዚህ ውጪ በሆነ መልኩ ጥላቻን ምቀኝነትን እየዘራን ስለምናሳድጋቸው ወደ ክፉ ይሄዳሉ። ስለዚህ ቤተሰብ ላይ ነው ሁሉን ነገር መገንባትና መስራት ያለብን ብዬ አስባለሁ

ታሪክ ያለፈን ነገር በስርዓት የሚያስረዳ ነው ያለፈው ነገር ምን አይነት ታሪኮችን ምን አይነት አጋጣሚዎችን ምን አይነት ክስተቶችን ምን አይነት ጉዳዮችን እንዳስተናገደ በሙሉ የምንነግርበት ነው። ታሪክ በጣም ጠቃሚ ነው ታሪክን የማያውቅ ሰው ወደፊት መራመድ አይችልም። ያለፈ ህይወቱን ያለፈ ታሪኩን ያለፈው ጉዳይን እማያውቅ ሰው ወደፊት ለመሄድ ይቸገራል። ካለፈው ታሪክ ብዙ የምንማርበት ነገር አለ የምናስተካክለው የእምናርመው ወይም ደግሞ ያንን እምናስቀጥለው ነገር። እንደዚህ ቢደረግ ኖሮ እኮ የተሻለ ይሆን ነበር ይሄ ቢደረግ ይሻላል ብለን የምንመክረውና የምናስተካክለው የምናርቀው ታሪክ ሊኖር ይችላል። ታሪክ በታሪክነቱ ግን ጠቃሚ ነው ምክንያቱም በጎም ሆነ ክፉ ነገር የምንማርበት ነው ያንን ታሪክ እንደ ታሪክነቱን እናስቀምጠዋለን። ታሪክ መንገር ደስ የሚለኝ ለዚህ ነው ታሪክን ማወቅ ግዴታ ነው። እያንዳንዱ ሰው ታሪኩን ካላወቀ መልህቅ የሌለው መሪ የሌለው መኪና ማለት ነው። መሪ የሌለው መኪና ወደ ገደል ለሚሄድ ምክንያቱም አቅጣጫውን አያውቅም ከዚህ በፊት የነበረውን የጉዞ ታሪኩን አያውቅም። የጉዞ ታሪኩን የማያውቅ ሰው ወደፊት ለመሄድ ይቸገራል ወደኋላ የሮጠ ሰው። ለመሮጥ ከፍተኛ የሆነ ዝላይ ለመዝለል ወደኋላ መንደርደር ግዴታ ነው ወደኋላ የሚንደረደረው ሀይል ለማግኘት ነው። እኛም ወደኋላ ሄደን ታሪካችንን ማወቅ ግዴታችን ነው ታሪካችንን ካወቅን ወደፊት ለመስፈንጠርና ለመሮጥ እንደፈለግን ለመዝለል ለመሻገር የተመቸ ነገር አለን። ስለዚህ ታሪኮችን መንገድ ጠቃሚ ነው። ታሪካችንን ስናገር ሁለት ነገሮች ላይ በጣም በልዩነት እና በጠንካራ ጎን መናገር እፈልጋለሁ የመጀመሪያው የኢትዮጵያን ታሪክ ነው የሀገሬን ታሪክ ወደኋላ ሄጄ መናገርን መዘከር እፈልጋለሁ። የኢትዮጵያ ቤተክርስቲያንም እንደዚሁ ደግሞ ከሃይማኖት አንፃር ታሪኳን ማወቅ ማስተማር ማስረዳት እፈልጋለሁ። በመጀመሪያ ደረጃ የኢትዮጵያን ታሪክ መናገር እወዳለሁ። የኢትዮጵያን ታሪክ የምወደው በተለይ ደግሞ የኢትዮጵያ ጀግኖች አርበኞች የሰሩትን ስራ ነው። የተጋድሎ ስራ ሰርተዋል ዛሬ አሁን እየቀረጽኩበት ያለሁትን ቀን ደግሞ ልዩ ነው ይህንን ልዩ የሆነን ነገር። በዚህ አጋጣሚ ታሪኩን መንገር እፈልጋለሁ ዛሬ የአደዋ ድል በዓል ነው የካቲት ሃያ ሶስት ቀን። የካቲት ሃያ ሶስት ቀን አንድ ሺህ ዘጠኝ መቶ ሰማኒያ ሶስት። ሰማኒያ ስምንት ዓመተ ምህረት አንድ ሺህ ስምንት መቶ ሰማኒያ ስምንት ዓመተ ምህረት ከአንድ መቶ ሰላሳ አመታት በፊት። ልዩ ታሪክ እና ልዩ ክስተት ተስተናግዷል ይሄ ታሪክ ነው ጀብድ የተሰራበት። ድንቅ ታሪክ አኩሪ የድል ባህል የድል ታሪክ የተመዘገበበት ኢትዮጵያውያን አያደርጉትም ጥቁሮች አያደርጉትም የተባለውን ነገር የፈጸምንበትና ያደረግንበት። አስተማማኝ የሆነ ጥሩ ጠንካራ ስራ የተሰራበት ይሄ ታምር ነው። የእውነትም ታምር ድንቅ የሆነ ነገር የተሰራበት የእግዚአብሔር እርዳታ ነው ሚመስለው። የእግዚአብሔር እርዳታም የነበረበት ነው ይሄ። በታሪክ ተመዝግቦ ያለ ነው ይህንን ታሪክ ሳነበው ደስ ይለኛል ስነግረውም እንደዚሁ። በአድዋ ድል ላይ የኢጣሊያን ወረራ ተከስቶ ነበር በኢትዮጵያ ላይ። በኢትዮጵያ ላይ የነበረው የዚህ የታሪክ የማስቀረት ሃይማኖትን የማጥፋት ሀገርን የመቀራመት አላማ ነበር። ኢትዮጵያውያን ደግሞ በአጼ ምኒሊክ በኩል እየተመሩ ሁሉም በሃይማኖት አባታቸው በአባ ማቲዎስ መሪነት ሁሉም ታቦተ ጊዮርጊስን ታቦተ ማርያምን ታቦታትን ተሸክመው ሁሉም የሃይማኖት አባቶችም በመሪነት የተሰለፉበት ነው። በዚህ ነው እግዚአብሔር የረዳቸው እግዚአብሔር ይረዳል በጸሎት ይተጉ ነበር። ይሄንን እያደረጉ ሁሉም በወኔ በተስፋ የታጠቀውን ሜካናይዝድ የሆነ ጦር ይዞ የነበረውን የጣሊያን ወታደር የመጣውን በዘመናዊ መሳሪያ ታጥቆ የነበረውን ጦር ድል ያደረጉት በጎራዴና በሰይፍ ነው። ሰይፍና ጎራዴ በዚሁ በአጠገብ ያለ በመገናኘት የሚደረግ ካልሆነ በቀር። ምንም አይነት ነገር አይደለም በጣም ያልሰለጠነ የሚባል ነው ነገር ግን በዚህ አልሰለጠነም በሚባለው። ላይ ጥቁሮች የበላይነታቸውን አስመዝግበው ጣሊያንን በመጣበት እግሩ አሳፍረው የላኩበት ዘመን ነው ይሄ ታሪክ። በህይወቴ ተጽፎ የሚኖር የጀግንነት ታሪክ ነው። ይሄ ልዩ መዝገብ ነው። በዚህ የታሪክ አጋጣሚ ላይ ቅዱስ ጊዮርጊስ ታምሩን አድርጓል። በዚህ በሃይማኖታቸው ፀንተው በርትተው በጸሎት እየተጉ በጾም በጸሎት እየተጋደሉ በጸሎት እየበረቱ ስለነበረ ቅዱስ ጊዮርጊስ ከላይ በፈረስ መጥቶ ሁሉንም እንደቀጣላቸው የሚናገር ታምር አለ። ይህም በገድለ ጊዮርጊስ በተአምሩ ላይ የተጻፈና የተመዘገበ ነው። በአንድ ሺህ ስምንት መቶ ሰማኒያ ስምንት ዓመተ ምህረት አጼ ምኒሊክ እቴጌ ጣይቱ የሰሩት ጀብድ። እስከ ዛሬ ድረስ ሲመሰገንና ታሪኩ ሲዘከር የሚኖር ከዚህ አንፃር ነው። ልዩ የሆነ አይደረግም የተባለውን የቀለበስንበት ነው። ስለዚህ ይሄንን ታሪክ ለልጆቼ ማሳወቅ ግዴታዬ ነው የሀገራቸውን ታሪክ ካላወቁ በባእድ ሀገር ይያያዛሉ። ሌላው የሚሰራው ጥሩ እኛ የምንሰራው መጥፎ መስሎ ይታያቸዋል። ስለዚህ ነው ታሪኬን ማሳወቅ የምፈልገው። በሃይማኖታችንም በኩል ያለውን ታሪክ ሙሉውን ታሪክ እንደዚሁ በመጽሐፍ ሁሉ ጽፌ አስቀምጫለሁ ስለዚህ። ታሪኬን ለትውልድ መንገር እፈልጋለሁ እመኛለሁ ወደፊትም የማደርገው ይሄንን ነው

ዩቲዩብ ላይ እሰራለሁ ቲክቶክ ላይም እንደዚሁ የምሰራቸው ኮንተንቶች አሉ። ስለዚህ በመስመር ላይ የምሰራቸው የተለያዩ ነገሮች አሉ ብዙ ኮንተንቶች አሉ የተለያዩ ሀሳቦች የሚቀርቡበት። ብዙ ሰው የሚመለከታቸው ደግሞ ዜናዎችን ነው ዜናዎች አስቸኳይ የሆኑ ናቸው። ብዙ ጊዜ የማይፈጁ። እንደዚሁም ደግሞ በቶሎ በቶሎ መስመር ላይ ተቀምጠን መስመሮችን መስመር ላይ መረጃዎችን የምናደርስባቸው ናቸው። አሁን ቴክኖሎጂው በጣም ከፍተኛ ደረጃ ላይ የደረሰበት ነው። እያንዳንዷ ነገር በቅጽበት የምትደርስበት ነው። ስለዚህ ዜና ላይ መስመር በምናነብበት ጊዜ በፍጥነት መረጃዎችን ቶል ቶሎ ማስተላለፍ አለብን። ዜና ደግሞ ቋንጣ የለውም የዜና ቋንጣ ይባላል። ይሄ በጣም የሚገርም አባባል ነው። የዜና ቋንጣ ስጋ ተዘልዝሎ ይደርቃል። ከደረቀ በኋላ ቋንጣ ሆኖ የሚበላ በእርጥቡም የሚበላ ስጋ አለ። ወዲያውኑ በእርጥቡ የሚበላ ስጋ ይጣፍጣል። ቋንጣ ደግሞ ለብቻው ተደርጎ ደግሞ እሱንም የሚወዱ ሰዎች አሉ። ዜና ግን እንደዚህ የለውም። ከቋንጣ ማለት ካለፈበት ጊዜው ካለፈበት በኋላ የሚበላ ነገር ነው። ስለዚህ ዜናም ጊዜው ካለፈበት በኋላ የሚጠቅም ነገር አይደለም። አስቸኳይ የሆኑ መረጃዎች ቶሎ መድረስ አለባቸው። ሁሉም ሰው ከሰማቸው ካያቸው በኋላ እኛ ዜናዎችን ብናስተላልፍ ማንም አይሰማንም ምክንያቱም የተለየ አዲስ ነገር አንጨምርም የሰማውን ነው እንደገና ደግመን የምናሰማው። ሁለቴ ሶስቴ ደግሞ እኛን ሲሰማ አይኖርም። ስለዚህ ዜናዎች በፍጥነት የሚተላለፉ ናቸው። ዜና በመስመር ላይ የምናነበውና የምንናገረው ለዚህ ነው። ዜናዎች በፍጥነት መተላለፍ አለባቸው ጋዜጠኞች የዚህ ሙያ አላቸው። በጋዜጠኝነት በሚሰለጥኑበት ጊዜ ዜናዎችን መቼ እንዴት ለማን በምን ሁኔታ ማስተላለፍ እንዳለባቸው ይሰለጥናሉ። እኔም እንደነዚህ ያሉ መረጃዎችን በጋዜጠኝነት የሰለጠንኩ ባይሆንም በተለያዩ አጋጣሚዎች ግን ትምህርቱን ወስጄዋለሁ። በተለያዩ አጋጣሚዎች በወሰድኳት ትምህርት። ዩቲዩብ ላይም ቲክቶክ ላይም እንደዚሁም ደግሞ ኤአይን ተጠቅሜ የጋዜጠኝነት ትምህርትን በአግባቡ ወስጃለሁ ማለት እችላለሁ። አንድ ጋዜጠኛ ማሟላት የሚገባውን ነገር አሟልቼ ተገኝቻለሁ። ነገር ግን የምጠቀምበት ደግሞ ይሄ ጋዜጠኝነት መስመር ላይ የማነብበት መስመር ላይ የምናገርበት ሁኔታ ደግሞ ይሄንን በተለያዩ አጋጣሚዎች ካገኘሁት ልምድና ከተማርኩት ትምህርት በስተቀር የራሱ የራሱ የሆነ ሰርተፊኬት ያለው አይደለም። ስለዚህ መስመር ላይ ዜናዎችን የማነብበት የራሴ የሆነ መንገድ አለኝ። መጀመሪያ ደረጃ ዜናውን ከማንበቤ በፊት በመስመር ላይ ራሴን ከመግለጤና ከማውጣቴ በፊት መረጃውን በአግባቡ አጠናክራለሁ። የምንናገራቸው ንግግሮች ደግሞ እውነተኛ መሆን አለባቸው ጠባጫሪ መሆን የለባቸውም። ሀሰተኛ የሆኑ መረጃዎችንም ማስተላለፍ የለብንም ምክንያቱም ወንጀል ነው። ወንጀል መፈጸም እና የተለያዩ ሀሰተኛ ነገሮች ላይ መገኘትም ጥሩ አይደለም። ለሰው ልጅም እንደነዚህ ያሉ ነገሮች አይጠበቅም። ብዙ ሰዎች የሀሰት ዜናዎችን ይሰራሉ እነዚህን የሀሰት ዜናዎች የሚሰሯቸው ብዙ ተመልካቾችን ለመሳብ ነው። ብዙ ሰውም ደግሞ ሳያጣራና ሳያረጋግጥ እነዚህ ሰዎች የሚያስተላልፉትን መልእክት ይወደዋል ላይክ ይለዋል ያጋረዋል የተለያዩ አስተያየቶችን ይጽፋል። ይህንን በሚያደርግበት ጊዜ ደግሞ የዩቲዩብ አልጎሪዝም እንደነዚህ ያሉ ቪዲዮዎችን ቫይራል ያዋጣቸዋል ብዙ ሰዎች ላይ ይደርሳሉ። ሀሰት በዚህ መልኩ በተለያዩ ቦታዎች ላይ እንዲሰራጭ ይሆናል። ስለዚህ ሀሰት በተለያዩ ቦታዎች ላይ መሰራጨት ስለሌለበት ይህንን ነገር ቀድመን መዝጋት አለብን። መረጃዎችን እሰበስባለሁ እውነት የሆኑ ነገሮችን አጠራቅማለሁ። እነዚህን መረጃዎች የቱን ከየትኛው አስከትዬ በቅደም ተከትል ማስቀመጥ አለብኝ ብዬ በቅደም ተከትለህ እደረድራቸዋለሁ። በቅደም ተከተል ካስቀመጥኳቸው በኋላ በቅደም ተከተሉ መሰረት እያንዳንዱን ነገር የሚጻፈውን ጽሁፍ አዘጋጃለሁ። የሚጻፉ ጽሁፎችን ማዘጋጀት መልካም ነው። ምክንያቱም ከዚያ እርሰ ጉዳይ ላይ እንዳንወጣ ይረዳናል። ዝም ብለን ዝግ በሆነ መልኩ ወይም ክፍት በሆነ መልኩ ስንጠቀም የተለያዩ አነጋገሮች ይኖሩናል። ዝግ ከሆነ የምንጠቀመው ያንን የተጻፈውን ነገር ብቻ ነው የምናነበው። የክፍት ከሆነ ግን በዚያ በተጻፈው ላይ የራሳችንን ሁሉ ሀሳብ ልንጨምር እንችላለን። ቀጥታ መስመር ላይ ሆነን ደግሞ በቀጥታ ዜናን በመስመር ላይ በምናስተላልፍበት ጊዜ የራሳችንን ሀሳብ ስንጨምር የተለያዩ ስህተት የሆኑ ነገሮችን ልንናገር እንችላለን ያልተረጋገጡ መረጃዎችን ልናቀርብ እንችላለን። ስለዚህ መረጃዎቻችንን በአግባቡ ማጠናከርና መደርደር ይኖርብናል። በቅደም ተከተል ከደረደርኩ በኋላ ቀጥታ በመስመር ላይ እቀመጣለሁ። በመስመር ላይ ከተቀመጥኩ በኋላ ዜናውን ማንበብ እጀምራለሁ። የማነበው ዜና ግን መጀመሪያ ደረጃ ለዚህ ለሚሰማኝ ሰው እንትን መሆን አለብኝ ታማኝ መሆን አለብኝ። የምሰራውንም ስራ ደግሞ ሀላፊነቱን ሙሉውን መሸከም አለብኝ። ስህተት የምሰራ ከሆነ በአጋጣሚ የተለያዩ ሀሰተኛ የሆኑ መረጃዎች በአጋጣሚ ሳላጣራ የገቡ ቢኖሩ ለዚህ ደግሞ ለምሰራው ነገር ይቅርታ መጠየቅ ሀላፊነቱ። እኔ ላይ ያለ ያለነው በዚያ በሚፈጠሩ አንዳንድ ችግሮችም ምክንያት የሚመጡ ነገሮች ቢኖሩ በዚህ ሀሰተኛ በሆነ መረጃ የሚፈጠር ችግር ቢኖር ሙሉ ሀላፊነቱን መውሰድ ያለብኝ እኔ ነኝ። ስለዚህ ዜና በምንሰራበት ጊዜ በአግባቡ እውነተኛ የሆኑ መረጃዎችን ማድረስ አለብን

ቁጥሮች ነገሮችን መጠናቸውን ከማሳየት ከመግለጥ በተጨማሪ የራሳቸው የሆነ ትርጉም ይሰጣቸዋል በተለይ ደግሞ እንደኛ ሀገር የተለያዩ ምሳሌዎች እየተመሰሉ በትምህርቶች በሚሰጡበት ሀገር ላይና በዚህ ሃይማኖት ውስጥ ያለን ሰዎች ደግሞ የተለዩ ለቁጥሮች የምንሰጣቸው ትርጉሞች አሉ። ስለዚህ የእያንዳንዱ ቁጥር የራሱ የሆነ ትርጉም አለ ከዚህ አንፃር ነው ቁጥሮችን የምንወዳቸው። አንዳንድ ሰዎች የተለያዩ ቁጥሮችን ሊወዱ ይችላሉ የሚወዱበት ግን የራሳቸው የሆነ ምክንያት ይኖራቸዋል። እኔም የምናገረው ይሄንን ነው። በመጀመሪያ ደረጃ ግን ለቁጥሮች የምሰጠውን ትርጉም በቤተክርስቲያናችን ደረጃም በተለያዩ አጋጣሚዎችም በታሪክም በልዩ ልዩ ሁኔታዎች በማነባቸውም በተማርኳቸውም በሰማኋቸውም ልክ የገባኝን ነገር የቁጥሮችን ትርጉም መናገር እፈልጋለሁ ከዚያ በኋላ የምወደውን ቁጥር እናገራለሁ። ብዙ ጊዜ ሰዎች ቁጥሮችን ሲናገሩ እና በሎተሪ እንኳን ሁሉ ሳይቀር የምወደው ቁጥር ይሄ ነው ብለው ያንን በሎተሪ ደረጃ ሁሉ የሚቆርጡ ሰዎች አሉ ያንን የሚያደርጉበት ልዩ የሆነ ምክንያት ይኖራቸዋል። ወይ ከሚያከብሩት በዓል ጋር ወይ ከልደታቸው ጋራ የተገናኘ ነው ወይ ደግሞ ከሚወዱት ቅዱስ ጋር ከእሱ በዓል ጋር የተያያዘ ነው። ሚካኤልን የሚወዱ ሰዎች አስራ ሁለት ቁጥርን ገብርኤልን የሚወዱ ሰዎች አስራ ዘጠኝን ኪዳነ ምህረትን የሚወዱ አስራ ስድስትን ዘርዐ ብሩክን የሚወዱ አስራ ሶስትን። ቅድስት ድንግል ማርያምን የሚወዱ ሃያ አንድን። እንደዚሁም ደግሞ ቅዱስ ጊዮርጊስን ሃያ ሶስት አቡነ ተክለ ሃይማኖትን ሃያ አራት። ቅዱስ መድኃኒዓለምን ሃያ ሰባት አማኑኤል ሃያ ስምንት በዐለ እግዚአብሔርን ሃያ ዘጠኝ ቅዱስ ማርቆስን በሰላሳ። እነዚህን ቁጥሮች በሙሉ ይወዷቸዋል እነዚህን ቁጥሮች የወደዱበት የራሳቸው ምክንያት አላቸው። ይሄ ምክንያት ከዚያ ከቅዱሱ ጋራ በዚያ ቀን ከሚውለው ቅዱስ ጋራ አያይዘው ነው። የቅዱሱን ስለሚወዱት ማለት ነው። እኔ ግን ከመጀመሪያው ጀምሬ የቁጥሮቹን ትርጉም ሰጥቼ የምወደውን ቁጥርም ለማስቀመጥ ነው የምሞክረው። በመጀመሪያ ደረጃ አንድ ቁጥር ነው አንድ ቁጥር አንድነትን የሚገልጥ ነው እግዚአብሔር አንድ ነው ብለን በመጀመሪያ ደረጃ የምንገልጣት እሷ ናት። የቁጥር ሁሉ መጀመሪያ ናት አንድ ስለዚህ አንድ ብለን ነው የምንጀምረው። አንድ የእግዚአብሔርን አንድነት በመለኮቱ በባህሪው በህልውናው በአገዛዙ በስልጣኑ በመፍረድ በማሳለፍ በመፍጠር በመግደል በመሳሰሉት ሁሉ ባለው በተለያዩ ነገሮች በንደን ይህንን በመሰሉ ነገሮች ሁሉ እግዚአብሔር አንድ ነው እንላለን። ስለዚህ የእግዚአብሔርን አንድነት የምንገልጥበት ነው። ሁለትን ስንይዝ ደግሞ ሁለት የሚባሉ ሀዲስና ብሉይ የሚባሉ ኪዳናት አሉ እነዚህን ሁለቱን ኪዳናት የምንገልጥበት ኦሪትና ብሉይን የምንገልጥበት ስለሆነ ሁለትንም እንደዚሁ በዚህ መልኩ ትርጉም ይሰጠዋል። ሶስት የእግዚአብሔርን ሶስትነት በስም በአካል በግብር እግዚአብሔር ሶስት ነው አብ ወልድ መንፈስ ቅዱስ ብለን በስም የምንሰጠው ሶስትነት አለ። በግብርም ወላዲ ተወላዲ ሰራጺ ብለን የምንሰጠው አለ። በአካልም የየራሳቸው አብ ወልድ መንፈስ ቅዱስ የየራሳቸው አካል አላቸው ብለን እንናገራለን ይሄን ሶስትነት የምንገልጥበት ነው። አራት አራቱ ወንጌላውያን የማቴዎስ ወንጌል የማርቆስ ወንጌል የሉቃስ ወንጌል የዮሐንስ ወንጌል ብለን የክርስቶስን ወንጌል በአራቱ ወንጌላውያን ስም ተሰይሞ እናገኘዋለን። አራቱ ከዋክብት የሚባሉ አሉ። እነዚህ አራቱ ዘመናት የሚባሉ አሉ። በአራት ብዙ ነገሮችን እንገልጣለን ስለዚህ አራትም እንደዚህ ያለ የተለየ የሆነ ትርጉም አለው። አምስት ስንሄድ አምስቱ አይማደ ምስጢር ነው ይህንን የሃይማኖት ምሰሶ ነው። እነዚህን አምስቱ አይማደ ምስጢራትን መማር ግዴታ ነው። እነዚህም ምስጢረ ስላሴ ምስጢረ ስጋዊ ምስጢረ ጥምቀት ምስጢረ ቁርባን ምስጢረ ትንሳኤ ሙታን የሚባሉት ናቸው። እነዚህን አምስቱ አዕማደ ምስጢራትን ያልተማረ ሰው ያልፈጸመ ሰው ክርስቲያን አይባልም። ስለዚህ እነዚህን ማወቅ ግዴታችን ነው። ስድስት ስድስቱ ቃላተ ወንጌል የምንላቸው በወንጌል የተገለጡ ስድስት ቃላተ ወንጌል አሉ። እነዚህን የምንገልጥበት ነው። ሰባት ደግሞ ፍጹም ቁጥር ነው ይሄ ፍጹም በዕብራውያን ዘንድ ፍጹም ነው ይባላል። ሰባቱ ቤተክርስቲያን የቤተክርስቲያን ምስጢራት ሰባቱ ምስጢራተ ቤተክርስቲያን የምንላቸው አሉ። እነዚህ ሰባቱ ምስጢራተ ቤተክርስቲያን የሚገለጡበት ነው። ሰውም የተሰራበት ከሰባት ነገር ነው ሰብ ማለት ሰባት ማለት ነው። የግዕዝ ቃል ነው ሰብ የሚለው ሰባት አደረገ ሰባት ሆነ። ሰባት ነገር ማለት በስጋው አራት ባህሪያት በነፍሱ ደግሞ ሶስት ባህሪያት በድምሩ ሰባት ባህሪያት ውህድ ነው ሰው ማለት ሰው የተፈጠረው በመጨረሻ ነው። ፍጹም ነህ ሲል ከሰባት ነገር ፈጥሮታል። በዕብራውያን ዘንድ ሰባት ማለት የፍጹምነት መገለጫ ቁጥር ነው ይላሉ። አባቶቻችን ሲናገሩ ስለዚህ ሰባት የፍጹምነት መገለጫ ስለሆነ ካሉት ቁጥሮች መካከል ሁሉም ቁጥሮች የየራሳቸው ትስያሜ እና የየራሳቸው ትርጓሜ ቢሰጣቸውም እንደ ሰባት ያለ ቁጥር ግን ለኔ አላገኝም ምክንያቱም የፍጹምነት መግለጫ ስለሆነ። ፍጹም የሆነ ነገር ስለምወድና እኔም ሰው እንደመሆኔ ሰው መሆኔ ደግሞ ከሰባት ነገር የተሰራው መሆኔን ስለሚገልጥልኝ ራሴን የሚገልጥ ቁጥር ነው ብዬ የምወደው ቁጥር ሰባትን ነው። ማለት ነው

የዘመኑ ቴክኖሎጂ በጣም ደስ ከሚለው አንደኛው ነገር የቪዲዮ ጥሪ ነው የቪዲዮ ጥሪ ማድረግ በተለያዩ አማራጮች አሁን ይቻላል ስማርት ፎን ያለው ሁሉ የቪዲዮ ጥሪዎችን ያደርጋል። እነዚህ የቪዲዮ ጥሪዎች ሰውን ፊቱን እየተመለከትን መወፈር መቅጠኑን ያለውን ስሜት እያየን እየተረዳን ያለውን በሙሉ የምናነብበትና የምናይበት ነው በጣም ደስ ይላል ከዘመድ ከወዳጆቻችን ጋራ ያገናኛል የተለያዩ ጉዳዮችንም መወያየት ይቻላል። ሰው ያለውን ስሜት በአግባቡ ሊያጋራበት የሚችል አንደኛው አማራጭ የቪዲዮ ጥሪ ነው። ድሮ እናድርግ የነበረው በድምጽ ነው ሰውም በድምጹ ደግሞ ያለውን ጉዳት መክሳት መወፈሩን ይመቸው አይመቸው ደስ ይበለው አይበለው የሚለውን ነገር መረዳት አንችልም ነበር። አሁን አሁን ግን ባለው በስማርት ፎን በምንጠቀማቸው አፕሊኬሽኖች መሰረት የቪዲዮ ጥሪዎችን እናደርጋለን። እነዚህን የቪዲዮ ጥሪዎችን የምናደርግባቸው አፕሊኬሽኖች ብዙ ናቸው እኔ ግን የምጠቀመው ዋትሳፕን ቴሌግራምን እና ኢሞን ነው። ከእነዚህ ውጭ የምጠቀመው አፕሊኬሽን የለኝም ብዙ ጊዜ የምጠቀመው ዋትሳፕ ነው። ዋትሳፕ ደህንነቱ የተጠበቀ ነው ደህንነቱ ከመጠበቁ በተጨማሪ ደግሞ በቀላል ኔትወርክ ኢትዮጵያ ውስጥ ባለ ኔትወርክ በቀላሉ ይሰራል። ቴሌግራም ብዙ ጊዜ ይቆራረጣል ስንደውልም ያለው የምስል ጥራቱ ዝቅተኛ ነው። በዚያ ላይ ደግሞ በደህንነቱ የተጠበቀ አይደለም ማንኛውም ሰው በቀላሉ ስልክ ቁጥሩን የሚቀይርበት አጋጣሚ አለ። እኔም እንደዚህ ሆኖ ደህንነቱ ባለመጠበቁ ምክንያት ቅሬታ አለኝ። ቴሌግራም ላይ ለዛ ነው ዋትስአፕን የምጠቀመው ዋትስአፕ ግን ደህንነቱም የተጠበቀ ነው። በዚያ ላይ ደግሞ ጥሩ የምስል ጥራት እና የድምጽ ጥራቶችን የሚያደርግ ነው። ብዙ ውይይቶችን በዋትሳፕ እናደርጋለን። የተለያዩ ማህበራትን አቋቁመን በቡድን የምንወያይባቸው መርሃ ግብሮች አሉ። ከዚህ በተጨማሪ ግን ከዘመድ ከወገኖቻችን ጋራ የምንገናኝበት ሩቅ ከሆኑ ዘመዶቻችን ጋር ቀጥታ በስልክ ስንደውል ብዙ ገንዘብ ነው የሚወስደው። በዚህ በምስል በምንወያይበት ጊዜ እና ዋትሳፕ በምንጠቀምበት ጊዜ ግን በቀላሉ በኢንተርኔት የምንገናኝ ነው በነፃ ብዙ ጊዜ እንደውም መገናኘት እንችላለን ዋይፋይ አለ ዋይፋይ ባለባቸው አካባቢዎች ያለምንም ክፍያ በቀላሉ ዘመድ ወገኖቻችንን በቀጥታ የምናይበት ነው። ደስ ይላል ስሜቱን እንጋራለን አብረውን በአካል ያሉ ይመስለናል። ከዘመዶቻችን ጋራ ሁሉንም ነገር እንወያያለን። ማንኛውንም ነገር የቤታችን ውስጥም የምንሰራውን ቤታችን ውስጥ ያለውን ነገርም ሁሉ በቪዲዮ እናሳያቸዋለን። የቤታችንን አሰራር ቀለሙን መቆሸሽ አለመቆሸሹን ጽዳቱን ሁሉንም ነገር እናሳያቸዋለን አዳዲስ የገዛናቸው እቃዎችም ካሉ እንደዚሁ እናሳያቸዋለን። አንዳንድ ጊዜ ደግሞ ከዘመዶቻችን ውጭም የምንጠቀምበት አጋጣሚዎች አሉ። ይሄ ለስራ ጉዳይ የምንጠቀምበት ነው። ለምሳሌ አንድ እቃ ቢበላሽብኝ የተበላሸውን እቃ ለመጠገን እኔ ራሴ መጠገን ብችል ያንን መጠገን ከሚችሉ ወይም የጥገና ባለሙያዎች ጋር በቀጥታ የቪዲዮ ጥሪዎችን እናደርጋለን። ይህን የቪዲዮ ጥሪ ካደረግን በኋላ ካሜራውን ከፍተን እያንዳንዱን ነገር ይህንን ንካው ይህንን አድርገው ይህንን ፍታው ይህንን እሰረው ይህንን ዝጋው ይሄንን አጽዳው ስንባል እያንዳንዱን ነገር በቪዲዮ ጥሪ በሚለን መሰረት እናደርጋለን። ተሳስተን ቢሆን እንኳን አስተካክል ይለናል ምክንያቱም በቪዲዮ እያንዳንዱን እንቅስቃሴ ስለሚመለከት። ይሄ ደግሞ በጣም ደስ የሚል ነው ብዙ ትምህርቶችን መከታተል ይቻላል። እንደዚህ መስመር ላይ በቪዲዮ ጥሪዎች የተለያዩ ትምህርቶችን እንማማራለን። የቪዲዮ ኤዲቲንግ ትምህርቶችን የቪዲዮ ኤዲቲንግ ዩቲዩብ ላይ እንዴት እንደሚሰራ ቲክቶክ ላይ እንዴት መስራት እንደሚቻል ፌስቡክ አከፋፈቱን እያንዳንዱን ነገር በሙሉ መማር እንችላለን ይህንን ስንማማር ደግሞ ቪዲዮውን ቀጥታ እያሳየናቸው ነው ይሄ በጣም ደስ የሚል ቴክኖሎጂ ነው። ከዚህ በተጨማሪ ደግሞ በስራ ጉዳይ የምንገናኝባቸው አጋጣሚዎች አሉ የመንግስት መስሪያ ቤቶች ላይ መስሪያ ቤት ላይ የሚኖሩ አዳዲስ መመሪያዎች አዳዲስ መልእክቶች አዳዲስ ጉዳዮች የሚተላለፉ ሀሳቦች እንደዚህ አይነት ነገሮች ካሉ እነዚህን መልእክቶች በሙሉ በዚህ ላይ እንወያይባቸዋለን በቪዲዮ ስንወያይ ደስ ይላል። እያንዳንዱ ሰው የሚኖረውን ስሜት በአግባቡ ይገልጣል በድምጽ ሲሆን የተደበቀና የተሸሸገ ነው። በምስል ሲሆን ግን በስርዓት ሰው ይከታተላል ምክንያቱም ምስሉም ቪዲዮ ላይ እየታየ ስለሆነ የሚያደርጋቸው እንቅስቃሴዎችም የተገደቡ ይሆናሉ። የድምጽ የሚሆን ከሆነ ግን ሰው ማይኩን አጥፍቶ ጠፍቶ ምንም አይነት ነገር ንግግራችንን ሳይሰማ ሁሉ ሊመለስ ይችላል በቪዲዮ ከሆነ ግን ከቪዲዮ ወጥቶ አቋርጦ ሲሄድ እንመለከተዋለን ስለዚህ እኛን እየተከታተለ መሆን አለመሆኑንም ማረጋገጥ ይቻላል። ከዚህ በተጨማሪ ደግሞ የትምህርት ስርዓቱ ላይም ትምህርት በምንማርበት ጊዜ ሪሰርቾች ወይም ጥናቶችን ካደረግን በኋላ የጥናት ውጤቱን የምናስተላልፍ የምንናገርበት በዚህ መልኩ ነው የቪዲዮ ጥሪዎችን እያደረግን ነው ይሄንን የምናደርገው ስለዚህ ከወገኖቻችን ጋር ለመገናኘት የተለያዩ ትምህርቶችን ለመቅሰም የተለያዩ የስራ ጉዳዮችን ለመፈጸም ውይይቶችን ለማድረግ በማህበርም በግልም የምንወያይባቸውን ጉዳዮች በሙሉ በቪዲዮ ጥሪ በምናደርግበት ጊዜ የተሻለ የሆነ እውቀት ነገር የምናገኝበት የተሻለ የሆነ መልእክት የምንለዋወጥበት ነው ብዬ አስባለሁ

ሽታዎች ሁለት አይነት ናቸው መጥፎ ሽታ አለ ጥሩ ሽታ አለ። ጥሩ ሽታ የሚባለውም ከተለያዩ አጋጣሚዎች ሊፈጥር ሊመጣ ይችላል። መጥፎ ሽታ የሚባለውም በተለያዩ አጋጣሚዎች በተለያዩ ሁኔታዎች ሊፈጠሩ ይችላሉ። ስለዚህ የሚወደድ ሽታ የትኛው ነው የሚጠላ ሽታ የትኛው ነው? ተብሎ የሚጠየቀው ጥያቄ በጣም በሚገርም ሁኔታ መልሱ የተሻለውን ሽታ ወይም ለሰውነት ተስማሚ ለአፍንጫችን ስናሸተው የሚስማማንን ነገር ነው። ከአምስቱ የስሜት ህዋሳት መካከል አንደኛው አፍንጫ ነው ብለናል በአፍንጫችን እናሸትበታለን። በእጃችን እንዳስስበታለን በአይናችን እናይበታለን በጆሯችን እንሰማበታለን እነዚህን በምላሳችን ደግሞ እንቀምስበታለን ይሄ አምስት የስሜት ህዋሳት የሚባሉት ናቸው። ከእነዚህ ከአምስቱ የስሜት ህዋሳት መካከል ጥሩና መጥፎ ሽታን የሚለይልን አፍንጫችን ነው በአፍንጫችን ይህንን ሽታ እንለያለን። አፍንጫችን ጤነኛ ከሆነ ሽታዎችን ለመለየት አይቸገርም። አፍንጫችን ጤነኛ አይደለም የሚባለው ማሽተት ካቆመ ነው። ሽታ የሚያቆመው ደግሞ በልዩ ልዩ ምክንያቶች ነው በህመም ሊፈጠር ይችላል። የህመም አንደኛው ምክንያት ለምሳሌ ከአፍንጫችን ጋራ የተያያዘ ህመም ካጋጠመን። ጉንፋን የያዘው ሰው። እንደዚሁም ደግሞ ከአፍንጫ ጋራ የተያያዙ ያ ስም የሳይነስ ህመሞች። የሚያጋጥሙት ሰው አፍንጫው በትክክል ላይሰራ ይችላል ወይም የሚጠበቅበትን የማሽተት አገልግሎት ላይሰጥ ይችላል። ስለዚህ ከማሽተት ጋራ የተያያዙ ነገሮች በዚህ መልኩ የሚሆኑ ሆነው መጥፎና ጥሩ ሽታዎች አሉ። አንዳንድ ሰዎች በመጥፎ ሽታ ቶሎ ብሎ አፍንጫቸው የሚዘጋ አለ ይሄ የራሳቸው የሆነ በተፈጥሮ ያላቸው አለርጅክ የሆነ ህመም ነው። እኔም እንደዚህ ያለ የአለርጂክ ህመም አለብኝ። መጥፎ ሽታ የሚባለው ለምሳሌ እንስሳት በሞቱ ጊዜ በበዓላት ጊዜ የሚጣሉ በተለይ በፋሲካ በገና እንደዚህ አካባቢ ብዙ እርዶች ይፈጸማሉ በሬ ይታረዳል። በግ ይታረዳል። እንደዚሁም ደግሞ የተለያዩ ነገሮች አሉ የነዚህን ካረዱ በኋላ አጥንቱን የማይበላውን የሚጣለውን ነገር እንደዚሁም ደግሞ የጭንቅላቱን አካባቢ ብዙ ጊዜ ይጥሉታል ቆዳውንም የሚጥሉ አሉ። ይሄ ይሄ ሁሉ ተሰብስቦ ሽታው በጣም መጥፎና የሚረብሽ ነው። እነዚህ አካባቢዎች ላይ ያሉን ሽታ በማልፍበት ጊዜ በጣም ይረብሸኛል። የተለያየ አለርጂክ ህመም የሚያስነሳ ነው በተለይ የሳይነስ ህመም በከፍተኛ ደረጃ የሚቀሰቅስ ነው። ስለዚህ ይሄንን ሽታ አልወደውም እንደዚህ ያለ ሽታ በጣም የሚጠላ ሽታ ነው። የሚከረፋ በጣም የከፋ ሽታ ማለት ነው። ስለዚህ እኔ የምወደው ጥሩ ሽታን ነው። ጥሩ ሽታ የምለው ወይም ጥሩ መዓዛ የምለው ነገር አለ። ይሄ ደግሞ ሽቱ ነው። ብዙ ጊዜ ሽቱ የምንገዛቸው ሽቱዎች አሉ። እነዚህ ሽቶይ ሰው ሰራሽ ናቸው። ጊዜ ያልፍባቸዋል ጊዜ ባለፈባቸው ጊዜ ደግሞ ዋና የተሰሩበትን ሽታ ትተው ሌላ ሽታ ሊፈጥሩ ይችላሉ። ለዚህ ነው። ሰው ሰራሽ የሆኑ ሽቶዎች ለአፍንጫም ከፍተኛ የሆነ ጉዳት የሚያስከትሉት። በተፈጥሮ ካለው መጥፎ ከሚባለው ሽታ በባሰ መልኩ ጥሩ የሚባሉ ሽቶዎችም በፋብሪካ ደረጃ የሚመረቱ ሽቶዎች እንደዚሁ ከፍተኛ የሆነ ጫናዎችን ሊፈጥሩ ከፍተኛ የሆነ ህመም ሊቀሰቅሱ ይችላሉ። ስለዚህ የተሻለ ነው ብዬ እኔ የማስበው የምወደው ሽታ በተፈጥሮ የማገኘው ሽታ ነው። ይሄ የተፈጥሮ ሽታ ከእኛ ካለን ከተፈጥሮ ጋራ እኛም ፍጡራን ነን። የምናሸታውም ነገር ፍጡር ነው። ያ የተፈጠረው ፍጥረት የሚያወጣው ሽታ ለእኛ ለሰውነታችን ተስማሚ የሆነ ሽታ ነው። ስለዚህ እነዚህ በተፈጥሮ ያሉትን ሽታዎች ማዳም ማሽተት ደስ ይለኛል የምወደው ሽታ ይሄ ነው። በተፈጥሮ ከማገኛቸው ሽታዎች መካከል አንደኛ ጽጌረዳ አበባ ነው ከአበቦች የማገኘው ሽታ ደስ ይለኛል። ይሄ ከአበቦች የሚወጣው መዓዛ ከአበቦች የሚወጣው ሽታ የተፈጥሮ ነው በተፈጥሮ ያለ ስለሆነ የጎንዮሽ ጉዳት አያስከትልም። የጎንዮሽ ጉዳት የማያስከትሉ በተፈጥሮ የሚገኙ ሽቶዎችን እወዳቸዋለሁ። ከእነዚህ ሽቶዎች መካከል ነው እንግዲህ አንደኛውን የጽጌረዳ ሽታን ወይም የጽጌረዳ መዓዛን የመረጥኩት። ጽጌረዳ በጣም ደስ የሚል አበባ ነው። ሲመለከቱትም ደስ ይላል ለአይን የሚስብ ነው። አሁን አሁን የጽጌረዳ አበባ በየቦታው እየተተከለ አላይም። የሚተከሉ ጽጌረዳ አበባዎችም ሽታ አልባ የሆኑ የጽጌረዳ አበባዎች ናቸው። ብዙ ጊዜ እነዚህ አበባዎች ለአይን ሳቢ ማራኪ ብቻ የሆኑ ናቸው ለአፍንጫ ግን ያን ያህል ስሜት የማይሰጡ። ምንም አይነት ሽታ የሌላቸው የተዳቀሉ የተለያየ ኬሚካል እየተረጩ የሚወጡ ስለሆነ ሽታቸው ብዙም እንትን የለውም በገጠሩ አካባቢ። ድሮኛ በልጅነታችን ከሃያ አመት ከሰላሳ አመት በፊት በቤታችን አካባቢ የነበረ የጽጌረዳ አበባ ነበር። ይሄ የጽጌረዳ አበባ ሲያውት መልኩም ደስ የሚል ነው። ቀላ ያለ በጣም ደስ የሚል አበቦች ላባዎች የተደረደሩበት ነው። የዚህ ሽታው በጣም ሳቢና ማራኪ ነው። ስለዚህ በጣም ደስ የሚለኝ አበባ በተፈጥሮ የማገኛቸው አበባዎች ናቸው ሰው ሰራሽ

በጣም የሚገርም ጥያቄ ነው የስልክ ካሜራ በጣም ነው የምጠቀመው። ስልኬን ስልክ የሚያሰኘውም አንደኛው ይሄ ነው ማስታወሻዎችን የማስቀርበት ነው። የተለያዩ ስራዎችን እሠራበታለሁ ስልካችንን ካሜራው ባትሪው እንደዚሁም ደግሞ የሚሰጠው አገልግሎት እየታየ ነው። ዋጋም የሚጨምር ብዙ ስልኮች የካሜራ ጥራት የላቸውም። እኔ አሁን ይሄንን ስልክ እየተጠቀምኩበት ያለው ለሰባት አመታት እና ከዚያ በላይ ነው። ግን የስልክ ካሜራው በጣም ደስ የሚል ነው። የጀርባ እና የፊት ካሜራ አለው ሁለቱም ካሜራዎች ጥራታቸው ጥሩ ነው። የፊት ካሜራው ግን አቧራ እየገባበት ትንሽ ደብዘዝ ያለ ስለሆነ ፎቶዎችን እና ምስሎችን በአግባቡ በጥራት አይሰጠኝም። የፊት የጀርባው ካሜራ ግን በጣም በጥራት ፎቶዎችን የሚሰጠኝ ነው። ስለዚህ የስልክ ካሜራዬን እጠቀምበታለሁ ጉዞ በማደርግበት ጊዜ በምሄድባቸው እያንዳንዱ ጉዞዎች ላይ ማስታወሻዎችን የምይዘው በስልኬ ነው። ፎቶዎችን አነሳለሁ በረሃማ አካባቢ ሲሆን አዲስ ልዩ ነገር ሳገኝ አዳዲስ ክስተቶች ሲኖሩ ቪዲዮ መቅረጽ የሚያስፈልገኝም ከሆነ ደግሞ ቪዲዮዎችንም ቀርጬ እይዛቸዋለሁ። እነዚህን የምቀርጻቸውን ቪዲዮዎችን እና ፎቶዎች በማስታወሻነት በሃርድ ዲስክ አስቀምጣቸዋለሁ በሆነ ጊዜ ላይ እነዚህን ነገሮች እያወጣሁ እጠቀምባቸዋለሁ። ዩቲዩብ እሰራለሁ ፌስቡክ ላይ ትዊተር ላይ የፌስቡክም ኢንስታግራምም ቴሌግራምም ሁሉም ቦታዎች ላይ በማህበራዊ ሚዲያዎች ቲክቶክንም ጨምሮ እጠቀማለሁ። በእነዚህ ሁሉ የምለቃቸው ፎቶዎች አሉ። አዳዲስ ክስተቶች አዳዲስ ዝግጅቶች አዳዲስ ምስሎችን አዳዲስ ነገሮችን አስተዋውቃለሁ። ይህንን አዳዲስ ነገሮችን የምለቀው ከዚህ እያወጣው ነው። ይህንን ሁሉ ደግሞ በስልኬ ነው የምቀርጸው ሌላ ካሜራ የለኝም። ቲክቶክ ላይ ዩቲዩብ ላይ የተሻለ ተከታይ አለኝ። ግን ይህንን የተሻለ ተከታይ ያገኘሁት በስልኬ ብቻ ነው። ሌላ ምንም አይነት የምጠቀመው ካሜራ የለኝም። ካሜራ ለመግዛት ውድ ነው። ውድነቱ ብቻ ሳይሆን ደግሞ ባለሁበት አካባቢ ካሜራን ለመጠቀም ይዞ ለመንቀሳቀስ ሁኔታዎች አይፈቅዱም። ምክንያቱም ምንድንነህ ተብሎ ሰው ሊቀማኸኝ ሁሉ ይችላል ልዘረፍ እችላለሁ ካሜራ ደግሞ ከተሰረኩ በጣም ከባድ ክሳራ ነው። ስለዚህ ስልኬን በኪሴ ይዤ ስልክ ለመደወል እጠቀምበታለሁ። ከዚህ ከዋና አገልግሎቱ በተጨማሪ ግን የስልክ ካሜራውን እጠቀምበታለሁ። በስልክ ካሜራው በምቀርጻቸው ምስሎች የልጆቼ ማስታወሻዎች አሉ። የኔም አዳዲስ ክስተቶች አሉ በስራ ቦታዬ ላይ። በስራ ሁኔታ ላይ የሚኖሩ እንደዚሁም ደግሞ በአዳንዳ አካባቢዎች በምሄድበት በምንቀሳቀስበት ጊዜ ማስታወሻዎች የሚሆኑ ፎቶዎች አዳዲስ ነገሮችን ሳገኝ ተክሎችን እንስሳትን የልዩ የሆኑ አጋጣሚዎችን እነዚህን ነገሮች ሁሉ መቅረጽ እወዳለሁ። በክረምት የክረምቱ ዝናብ ጎርፉን አረንጓዴ የሆነ መሬትን ለምለሙን ጭቃውን የሰውን እንቅስቃሴ ሰዎች ሲወድቁ ሲነሱ ልብሳቸው ሲቆሽሽ በጭቃ ሲበከሉ ሲያንሸራትታቸው ይህንን ሁሉ ክስተቶች በካሜራ ማስቀረት እወዳለሁ። ደስ ይለኛል። የካሜራ የማንሳት ፍላጎት አለኝ ስልኬ ደግሞ ቶሎ ብሎ አይሞላም ምክንያቱም ብዙ የሆነ ስቶሬጅ አለው። ስለዚህ ብዙ ፎቶዎችን ብዙ ምስሎችን የማስቀረት እና የመያዝ የማጠራቀም አቅም አለው። ይሄ ስልክ ደግሞ ካሜራው ጥራቱ ደስ ስለሚል እንደነዚህ ያሉ ክስተቶችን ለማስቀረት በደስታ ነው የምሰራው። እነዚህን ነገሮች ዩቲዩብ ላይ ቲክቶክ ላይ ፌስቡክ ላይ ሲለቀቁ ደግሞ የነዚህ የሰዎችን ደህንነት ጠብቀን ነው መረጃዎችን የምንለቅ። እነዚህ መረጃዎች ሲለቀቁ በደስታ ነው ሰው የሚመለከታቸው ብዙ ላይክ ያላቸው ብዙ ኮሜንት ያላቸው ብዙ ለሰዎች የተጋሩ ምስሎች ሁሉ የሚኖሩ ከእነዚህ አንፃር ነው ምክንያቱም እነዚህ ልዩ ክስተቶች ናቸው። እንደነዚህ ያሉ ነገሮችን የማስቀርብበት ስልክ ካሜራ ነው ብዙ ስልኮች ካሜራ የላቸውም እነዚህ ካሜራ የሌላቸው ስልኮች የበተን ስልክ ተብለው ይጠራሉ የቁጥር ናቸው። ሲም ብቻ ይገባባቸዋል ወይም ደግሞ ሚሞሪ ይገባባቸው እና ስልክ ለመደወል ወይም ሙዚቃ ለማዳመጥ ብቻ ይጠቀሙባቸዋል ከዚህ የተለየ ሌላ አገልግሎት የሌላቸው። ፎቶ ማንሳት ቪዲዮ መቅረጽ አይችሉም ጥራትም የላቸውም በዚያ ላይ ደግሞ ስቶሬጃቸው አቅሙም አይችልም። ስለዚህ እንደነዚህ ያሉ ፎ ም ስልኮች። አሉ ከእነዚህ ስልኮች በተጨማሪ ግን አሁን እኔ የምጠቀምበት ይሄ ስማርት ፎን ግን ካሜራውን መጠቀም የምንችልበት ድምጽ መቅረጽ የምንችልበት ቪዲዮ መቅረጽ የምንችልበት ምስሎችን ፎቶ እያነሳን ማስቀመጥ የምንችልበት የራሱ የሆነ ደግሞ ይሄንን ሁሉ ሊያጠራቅምልን የሚችል ጥሩ የሆነ ስቶሬጅ ብዙ ስቶሬጅ ያለው ስልክ ነው። ስለዚህ እንደነዚህ ያሉ ስልኮችን ለዚህ ለዚህ አላማዎች እንጠቀማለን። ብዙ ሰዎች ስልኮቻቸውን ይዘው ፎቶ ማንሳት የማይችሉ ቪዲዮ መቅረጽ የማይችሉ ሶሻል ሚዲያ ላይ መጠቀም የማይችሉ ሰዎች አሉ። ሰው ስልክ ከያዘ ቢያንስ ስልኩን የገዛበትን ዋጋ ሊያገኝበት የሚችል ገንዘብ ሊሠራበት ይገባል። ገንዘብ ለመስራት ደግሞ ስልካችንን ልንጠቀምበት ድምጽ መቅረጫውን ልንጠቀምበት ያስ ያስፈልጋል። ስለዚህ የስልክ ካሜራችንን ተጠቅመን ምስሎችን እየቀረጽን ቪዲዮዎችን እየቀረጽን እነዚህን ምስሎችን እና ቪዲዮዎችን እያቀናበርን ዩቲዩብ ላይ ቲክቶክ ላይ ኢንስታግራም ፌስቡክ ላይ በመልቀቅ ገንዘብ መስራት ይኖርብናል። ብዬ አስብ

ለወንዶች እንደዚህ ያለ ጥያቄ ብዙ ጊዜ ተስማሚ አይደለም ምክንያቱም ብዙ ጊዜ መስታወት ላይ የምናሳልፈው ነገር የለም። መስታወታችን በጣም በጣም ብዙ ጊዜ እንጠቀማለን ብንል እንኳን በስልካችን የተለያዩ ጉድፎቻችንን ፊታችን ላይ ያለውን አፍንጫችን ላይ ያለው አፋችንን ላይ ያለው ፊታችን ላይ በሙሉ ያለውን ጉድፍ ልንመለከት እንችላለን። ፀጉራችንንም ቅርጹን ልናይና ልናስተካክለው እንችላለን። ከዚህ አ ውጪ ግን መስታወት ላይ ብዙ የምናጠፋው ጊዜ የለም። ምክንያቱም ምንም የምንኳኳለው የምንቀባባው ነገር የለም። እኔ ወንድ እንደመሆኔና በሃይማኖትም ደግሞ እንደነዚህ ያሉ ነገሮች ከ ስለማይፈቀዱ እግዚአብሔር ከሰጠኝ ውበት ውጪ ሌላ ውበት ጨምሬ ሰው ሰራሽ በሆነ ነገር ላይ መመስረት አልፈልግም። የኔ ውበት የተፈጥሮ ውበት ነው ያ ውበት ደግሞ እግዚአብሔር የሰጠኝ ውበት መሆን አለበት። የራሴን ውበት አይደለም የማሳየው ራሴ ውበት ማለት ስዕል መሳል ነው ሰዎች አሁን ስዕል እየሳሉ ነው ያሉት በራሳቸው አካል ላይ ስዕል የሚስሉ ሰዎች አሉ። አፍንጫቸውን የሚቀቡ አፋቸውን የሚቀቡ አይናቸውን የሚኳሉ ሰዎች አሉ። ይሄ ይሄ ብዙ ጊዜ ሴቶች ላይ የሚስተዋል ነው። ሴቶች ይህንን ነገር ለማድረግ ብዙ ጊዜ ያጠፋሉ ሁሉም ሴቶች አይደሉም። ግን አንዳንድ ሴቶች እንደዚህ ያደርጋሉ በሃይማኖት የሚኖሩ ሴቶች ይህንን አያደርጉም። ግን አሉ አልፈው አልፈውም በሃይማኖትም አለን ብለው ከንፈራቸውን የሚቀቡ አይናቸውን የሚኳሉ ብዙ አሉ። ይሄ ግን ከሃይማኖት አንፃር አይፈቀድም ምክንያቱም የእግዚአብሔርን ውበት መቃወም ነው ተብሎ ነው የሚታሰበው። እውነትም ነው። እግዚአብሔር የሰራን ውብ አድርጎ ነው ጥፍራችንን ሲሰራን አይናችንን ሲሰራ ከንፈራችንን ሲሰራ ለሰው እይታ ተስማሚ የሆነና የሚስማማ የሚወደድ አድርጎ ውብ አድርጎ ነው የሰራው። ይህንን ውብ አድርጎ በሰራው ገላ ላይ የራስን የሆነ ጥበብ የራስን የሆነ ስዕል መጨመር የራስን የሆነ ቁስ አካል ነገር መጨመር አግባብ ነው ብዬ አላስብም። ስለዚህ ብዙ ሴቶች ቆመው መስታወት ላይ ጊዜ የሚያጠፉ በዚህ ጉዳይ ነው። ይህንን በዛ መስታወት ላይ ቆመው የሚያጠፉትን ጊዜ ወደ እግዚአብሔር ቢጸልዩበት ስለ ሀገራቸው ቢለምኑበት እግዚአብሔር ሰላምን ምህረትን ለሀገር የሚያወርድበት ቸርነት በጎነትን የሚያደርግበት የተራበው የሚጠግብበት የተጠማው የሚጠጣበት የታረዘው የሚለብስበት ሰላም ያጣው ሰላም የሚያገኝበት ሀገር እንዲሆን ያግዛል ህፃናት የሚያድጉበት አረጋውያን የሚጦሩበት ሀገር እንዲሆን ያደርገዋል። ይህንን ማድረግ የሚቻለው በጸሎት በመትጋት ነው መስታወት ፊት ላይ በመቆም ምንም አይነት የምናመጣው ለውጥ የለም። በራሳችን ላይ የምንጨምራቸው የውበት የመዋቢያ እቃ ተብለው የሚጨመሩ ነገሮችም የተለያየ የጎንዮሽ ጉዳትን የሚያስከትሉ ናቸው። ስለዚህ ይህንን ነገር አይተን መስታወት ላይ ጊዜያችንን መቀነስ አለብን ብዬ አስባለሁ። መስታወት ላይ ብዙ ጊዜ ማጥፋት የማልፈልገው ከዚህ አንፃር ነው። በራሴ ላይ የምጨምረው አንድም ነገር የለም ነጩን ጥቁር ጥቁሩን ነጭ ማድረግ የምችልበት የራሴ ጥበብ የለኝም። ስለዚህ የራሴን ጥበብ የምለውን ይሄንን ሰው ሰራሽ የሆነውን ነገር ሰውነታችን ላይ ተቀብቶ ሰውነታችን ላይ ነስንሰነው ጉዳት ሊያስከትል የሚችልን ነገር በሰውነታችን ላይ እየነሰነስን አሁን አማረ እያልን ስንጨምር ደግሞ እንደገና እዚህ ቦታ ላይ አላማረም ብለን ያንን ስናጠፋ ብዙ ጊዜያችንን መስታወት ላይ ቆመን እናሳልፋለን። ስለዚህ ይሄንን ነገር ማድረግ የለብንም ወንዶች በጣም ብዙ የሚባሉ ወንዶች ይሄን አያደርጉም አልፎ አልፎ ግን አሁን የምናያቸው ሰዎች አሉ። በማህበራዊ ሚዲያዎች ላይ የሚያጋሯቸው ፎቶዎች እንደዚሁም ደግሞ በቪዲዮ የምንመለከታቸው ሰዎች አሉ። እነዚህ ሰዎች ከንፈራቸው አካባቢ ላይ ጆሯቸው አካባቢ ላይ አፍንጫቸው ላይ እንደዚሁም ደግሞ አይናቸው ላይ የመዋቢያ ነገሮችን ተጠቅመው እንመለከታለን። ይህን ይህንን ሳይ በጣም አፍራለሁ። ይሄ የሴትነት መገለጫ ነው ሴቶች በውበታቸው በዚህ በጣም የተያዙ ናቸው። እነሱ ይህንን ውበታቸውን በዛ መልኩ ቢገልጡ ሰዎችን ለመሳብ የሚጠቀሙበት አድርገው ይቆጥራሉ። ሰው ግን በዚህ አይሳብም ሁሉም ሰው እንደዚህ አይነት ነገሮች የሚስቡት አይደለም የሁሉም ሰው ባህሪ ተመሳሳይ አይደለም። የሚወደው ሰው አለ የሚጠላው ሰው አለ። እኔ አሁን እንደዛ ሆኖ በየምመለከተውን ነገር አልወደውም። ደስ አይለኝም ምክንያቱም ለኔ የሚሰጠኝ ስሜት እንደዛ አይነት ነገር አይደለም። በሃይማኖትም ያለው ሃይማኖታዊ ጉዳዩም ትምህርቱም እንደዛ አይነት ነገር ስለሌለው ሰው የራሱን ውበት ማድነቅ በራሱ ተፈጥሮ እግዚአብሔርን ማመስገን ይቻላል። ከዚህ ውጪ ግን ሰው በሰራው ነገር የሚደነቅ የለም ጠዋት ላይ የምናየው መልክና ማታ ላይ የምንመለከተው መልክ የተለያየ ነው። ስለዚህ እንደዚህ ሆኖ የተለያየ ሆኖ ከመገኘት ይልቅ አንድ አይነት ወጥ ሆኖ በራሱ በተፈጥሮ በሚያገኘው ነገር የተፈጥሮ የሆኑን የመዋቢያ ነገሮችም እየተጠቀሙ ማድረግ ይችላሉ። መስታወት ላይ ብዙ ጊዜያቸውን የሚያጠፉት ከዚህ አንፃር ነው ፀጉራቸውን ለመስራት የፊታቸውን መዋቢያ ለማስተካከል ሲሉ ብዙ ጊዜያቸውን ያጠፋሉ። ወንዶች ግን በዚህ በአብዛኛው ማለት ይቻላል በከፍተኛ ፐርሰንት ሁሉም ሰዎች ቢጠየቁ የሚመልሱት መልስ መስታወት ላይ ብዙ ጊዜ እንደማያጠፉ ነው። ምክንያቱም ምንም መስታወት ላይ ቆመው ሊሰሩት ሊያደርጉት የሚችሉት ምንም አይነት ነገር ስለሌላቸው ጥቂት ጊዜ ግን ራሳቸውን ለማስተካከል ጉድፋቸውን ለመመልከት ጥቂት ጊዜያትን ሊያጠፉ ይችላሉ። ይሄ ደግሞ ተፈ

የምወደውን የበአል አይነት ስለጠየቅክ በጣም ደስ ይለኛል ይሄ ጥያቄ በጣም ደስ የሚል ጥያቄ ነው። ደግሞ በዚህ መካከል የምወደው በዓል ልዩ በዓል ስለሆነ ይሄ የምወደው በዓል የጌታችን የመድኃኒታችን የኢየሱስ ክርስቶስ የልደቱ በዓል ነው። የልደቱን በዓል ማክበር እንዴት ደስ እንደሚለኝ ምክንያቱም በዚህ በዓል ላይ ልዩ የሆኑ ክስተቶች ተፈጽመዋል። ከተፈጸሙት ክስተቶች መካከል ሰው እና መላእክት የታረቁበት ነው እግዚአብሔርም ከሰው ጋራ የታረቀበት። ሰው የሆነበት ነው ከድንግል ማርያም የተወለደበት። እረኞች እና መላእክት በአንድ ዘምረዋል በክርስቶስ ልደት ተባብረዋል። እረኞች እና መላእክት በአንድ የዘመሩ በክርስቶስ ልደት ነው። ሰው እና መላእክት ተጣልተው ነበር ክርስቶስ በተወለደ ጊዜ ግን እረኞች ወደዛ ወደ ልደቱ ቦታ ሄደው በጣም በሚያመሰግኑበት ጊዜ መላእክት መጥተው ደግሞ አመሰገኑ አዲስ የሆነ ምስጋና ነው። ይሄን አዲስ የሆነ ምስጋና ከሰማይ መላእክት ከምድር ደግሞ እረኞች ሆነው በአንድ ተባብረው ያመሰገኑበት የልደቱ በዓል ነው። ይህን ያስተባበረ ስለሆነ ደስ ይለኛል። በዚህ ደግሞ በጣም የሚገርመው በልደቱ ጊዜ ክርስቶስ የተወለደ በበረት ነው። በበረት በተወለደ ጊዜ አህያ ላም እነዚህ ሁሉ ወደ ክርስቶስ እየተጠጉ በግርግም ስለተወለደ በበረት ስለተወለደ በጣም ቀዝቃዛ ስለነበረ የቤተልሄም ቅዝቃዜ በጣም ይታወቃል እስካሁን ድረስ በጣም ቀዝቃዛ ከሚባሉ ቦታዎች ውስጥ የሚቆጠር ነው። በዚህ በጣም ቀዝቃዛ በሆነ ቦታ ላይ ክርስቶስ ተወለደ። ክርስቶስ በዚህ ቀዝቃዛ ቦታ ላይ እንደተወለደ ሲያዩ አድግና ላሂም የሚባሉት አድግ ማለት በግእዝ አህያ ማለት ነው። ላሂም ማለት ደግሞ ላም ነው። ላም እና አህያ ሄደው ሙቀታቸውን ገበሩለት ትንፋሻቸውን ተነፈሱበትና አሟሟቁት ይህንን የቤተልሄምን ቅዝቃዜ እንዲረሳና ቅዝቃዜው እንዲጠፋለት አድርገዋል ይሄ በጣም የሚገርም ነው። ክርስቶስ ሁሉ ያለው ነው አምላክ ነው። በሰማይም በምድርም አምላክ ነው የሰማይ የምድር ፈጣሪ ነው። ሁሉ በእጁ ሁሉ በደጁ ነው። ሁሉ በእሱ መዳፍ ውስጥ ነው ያለው ነገር ግን ሁሉ እያለው ምንም እንደሌለው ሆኖ በበረት ተገኜ በበረት ተወለደ። እናንተም ምንም የሌላችሁ ምንም ቢኖራችሁም ምንም የሌላችሁ እንደሆናችሁ አድርጉት ምንም ባይኖራችሁም አትዘኑ ምንም ባይኖራችሁም አታማሩ ምንም አትጨነቁ በዚህ መልኩ መኖር ይቻላል ብሎ የህይወትን አራያ ያሳየን ነው። ክርስቶስ የመጣ ለቤዛ ነው ለመድኃኒትነት ነው። በእኛ ኃጢአት በእኛ በደል ምክንያት ነው ክርስቶስ ወደዚህ የመጣ ክርስቶስ ስለ ሰው ልጅ ያለውን ፍቅር ያሳየበት ነው። ለሰው ልጅ ማንም ሰው ለማንንም ነገር እወዳለሁ ብል ምንኛው ማንኛውንም ነገር ፍቅር አለኝ ቢል ስለዛ ተላልፎ አይሞትለትም። እናት ልጇን ትወዳለች። አባት ልጁን ይወዳል። አባት እና እናት ግን ስለ ልጃቸው ተላልፈው መሞት አይፈልጉም። ሞትን አይመርጡም እንደውም በዚህ ላይ አንድ ተረት አለ ተረት ብቻ አይደለም የእውነትም ታሪክ ያለው ነው። ልጅ በጣም ይታመማል በጸና ታሞ በነበረበት ጊዜ እናት ከቦታ ቦታ እየተንቀሳቀሰች እያለቀሰች ወይኔ ልጄ በአንተ ቦታ እኔ በሞትኩ እኔ በሆንኩ ትላለች። ልጁ እያጣጠረ ነው ሊሞት እንደዚህ በነበረበት ጊዜ መላከ ሞት እኔ እንደዚህ ብለሽ ከተመኘሽስ? ልጅሽን ትቼ አንቺን እገልሻለሁ ሲል። በፍጹም አረዛ የተኛ ሰው አለ እሱን ግደለው ብላለች ይሄ። በሰው ልጅ ዘንድ ያለ ነው። ምንም ቢሆን የፈለገው ቢወድ እናትም አባትም ተላልፈው ስለ ሰው ልጅ ሊሞቱ አይችሉም። ይህንን የሚያደርጉ ነገሮች ይኖራሉ። እናት ለልጇ ስትል ተወጋች ጎሽ ለልጇ ስትል ተወጋች ይባላል። እናት ለልጆቿ ብዙ ዋጋ ትከፍላለች ብዙ ነገር ታደርጋለች። ይህንንም በልጇ ስለ ልጇ ምክንያት ተላልፋ ልትሞትም የምትችል እናት ወላጅ እናት ወላጅ አባት ሊኖር ይችላል። ግን የክርስቶስን የሚያህል ነገር የለም። ልጆች ለእናት ወይም ወላጅ ለልጆቻቸው ቢሆን እነዚህ ወላጆች ለልጆቻቸው የሚያደርጉት የሆነ ፍቅር ስላላቸው የሆነ ነገር ስላላቸው ነገር ነው የሆነ ማስታወሻ ስላላቸው ነው። ሰው እና እግዚአብሔርን ግን ስትመለከቱ ሰው በድሎታል አሳዝኖታል እግዚአብሔርን አስቀይሞታል ስለዚህ ይሄን ያስቀየመውን ነገር እንደገና ወደ ቀደመ ቦታው ለመመለስ ይሄን ያህል ዋጋ መክፈሉ በጣም የሚገርም ነው። ምንም የሌለውን ሰው ነው ምንም የሌለውን ሰው ነው እሱን መስሎ ያዳነው ስለዚህ ይሄ በዓል የሚከበርበት ስለሆነ በጣም ደስ ይለኛል። በዓሉ የሚከበረው በታህሳስ በሃያ ዘጠኝ ቀን ነው። በኢትዮጵያ አቆጣጠር ታህሳስ ሃያ ዘጠኝ የልደቱ መታሰቢያ የሚከበርበት ነው ክርስቶስ የተወለደበት እለት። ታህሳስ ሃያ ስምንት ደግሞ በየአራት አመቱ ጊዜ ይከበራል። ይሄም በዘመነ ዮሐንስ ይሆናል። በዘመነ ሉቃስ ጳጉሜን ስድስት ትሆናለች። ይቺ ጳጉሜን ስድስት የዘመነ ዮሐንስን የታህሳስ ሃያ ዘጠኝ ወደ ሃያ ስምንት አውርዳ ታህሳስ ሃያ ስምንት በዘመነ ዮሐንስ የጌታ ልደት ይከበራል። ይሄ በዓል የበዓሎች ሁሉ ራስ ቁንጮ የሁሉ ነገር መፈጸሚያ ርዕሰ ባዓላት ስለሆነ ይህንን ባል በጣም አከብረዋለሁ በጣም እወደዋለሁ

ሰዎችን ከሰዎች ጋር ማስተዋወቅ ራሱን የቻለ ጥበብ ነው ጥበብ ነው ብዬ አስባለው የእውነትም ጥበብ አለው። ምክንያቱም ሰዎችን ዝም ብሎ ከሰዎች ጋር ማስተዋወቅ አይቻልም። በድንገት እገሌ ነው ብሎ ማስተዋወቅ እንደዚህ ያሉ ማስተዋወቆች ብዙ ተመካሪና ሙያዊ የሆኑ አይደሉም። ስለዚህ ሰውን ከሰው ጋራ ለማስተዋወቅ በመጀመሪያ ደረጃ የሚተዋወቁ ሰዎችንም ዝግጁ ማድረግ ያስፈልጋል። እኔ ሰዎችን ከሰዎች ጋራ በማስተዋውቅበት ጊዜ በመጀመሪያ ደረጃ የማደርገው ስለሰዎቹ መረጃ መሰብሰብ ነው። ይህን መረጃ ደግሞ በጓደኝነት ሂደት በጊዜ ብዛት እያንዳንዱ ሰው ማን ምን እንደሆነ የማውቀው መረጃ አለ። ስለዚህ ይህንን ሁሉንም መረጃ ካወቅኩ በኋላ ሁለቱ የሚተዋወቁ ሰዎችን አንደኛውን ለሌላኛው መልእክቶችን አስተላልፍላቸዋለሁ። ይህንን መልእክት በተለያዩ አጋጣሚዎች ሰዎችን በማገኝበት ጊዜ እገሌ እኮ እንደዚህ ነው እገሌ እኮ እንደዚህ ነው እንደውም አስተዋውቃለው ብዬ ስላላቸው መልካምና በጎ ነገር ስለሚጠቅሟቸው ጉዳዮች ስለሚረዳዱባቸው ጉዳዮች ስለ እንደነዚህ ያሉ ሀሳቦች በሙሉ ቀድሜ ሰዎቹን ከማገናኘቴ በፊት ሀሳቦቹን እንለዋወጣለን። ስለዚህ እነዚህን ሰዎች እንደዚህ አድርጌ ዝግጁ ማድረግ እፈልጋለው። ለምሳሌ አንድ ሰው ባንክ ውስጥ የሚሰራ ሰው ይኖራል ከባንክ ደግሞ መበደር የሚፈልግ ሰው አለ እነዚህ ሁለቱ ጓደኞቼ ቢሆኑ እገሌ የሚባል እኮ ጓደኛ አለኝ የሚሰራ ባንክ ውስጥ ነው ይሄ ስላለው ስለ ባንኩ አገልግሎት ሙሉውን መረጃ ይሰጠናል። እንደዚህ አድርገናል እንደውም ቆይ አስተዋውቅሃለው በአካል አግኝተን እናወራዋለን ብለን ብዬ እንደዚህ አድርጌ ዝግጁ አደርጋቸዋለው። ይሄ ሁለቱንም ዝግጁ ማድረግ ነው። ባንክ ውስጥ የሚሰራውንም ሰው ደግሞ ከእናንተ አገልግሎት የሚፈልግ አንድ ጓደኛችን አለ። ይህንን ጓደኛችን የሚፈልገውን ነገር በአግባቡ እንድትመልስለት እንደዚህ እንደዚህ የሚሰራ ነው ጥሩ ሰው ነው። ይሄ ነው ይሄ ነው ብዬ ስላለው ባህሪ በሙሉ እነግረዋለው። አንድ ቀን በአካል ተገናኝተን እንደውም መወያየት አለብን ብዬ ዝግጁ አደርገዋለው። አሁን ሁለቱንም ሰዎች እንደዚህ በተለያየ አጋጣሚ እነሱ ሳይገናኙ ሁለቱን በተለያየ መልኩ እኔ ራሴ ብቻዬን አግኝቼ ዝግጁ አደርጋቸዋለሁ ዝግጁ ካደረኩ በኋላ ሁለቱም ሰዎች የሚስማሙባቸውን የሚመርጧቸውን ቀኖች ይይዛለሁ። ስለዚህ ሁለቱንም አሁንም እንደገና መቼ ቀን እንገናኝ ብዬ ሁለቱንም እጠይቃቸዋለሁ? የሁለቱም የሚስማሙበትን ሀሳብ እገሌ በዚህም ቀን ብሏል እኔም በዚህ ቀን ይመቸኛል አብሬ ባገኛችሁ ደስ ይለኛል ብዬ የሁለቱንም ሰዓት ተመሳሳይ ሰዓት እንዲሆን አደርጋለው። የሁለቱንም ሰዓት ምቹ ሰዓት ካደረኩና ሰአቱን ካመቻቸው በኋላ ሁለቱንም እቀጥራቸዋለው የምንሄድበት ቦታ የምንገናኝበትን ቦታ እንወስናለን። ይሄ ቦታ መናፈሻ አካባቢ ሊሆን ይችላል ካፌዎች ላይ ሊሆን ይችላል ሬስቶራንቶች ላይ ሊሆን ይችላል ሆቴሎች ላይ ሊሆን ይችላል። ሻይ ቡና እያዘዝን እየጠጣን ምግብ እየበላን እየተጨዋወትን ልናወራና ልንነጋገር እንችላለን። በቤት ውስጥም ልናደርገው እንችላለን እኔ በማዘጋጀው ቤቴ ውስጥ ባለ ዝግጅት ላይ ጠርቼ ሁለቱንም ጋብዤ ላወያያቸው እችላለው። እራት እየበላንም ልንወያይ እንችላለን። ቁርስ እየበላን ልንወያይ እንችላለን። ወይም ደግሞ ከሁለት አንደኛው ቤት ላይ ከሚተዋወቁ ሰዎች በአንደኛው ቤት ላይም ልናደርገው እንችላለን። ይህንን እናደርግና ይሄን ሰአቱን ቦታውን ከተቀጣጠር እና ከጨረስን በኋላ ሁለቱንም አገናኛቸዋለሁ። ሁለቱንም ሲገናኙ ባለፈው እኮ እንደዚህ እንደዚህ ያዋራሁህ ልጅ ይሄ ነው። አንተኛውም ይሄን ባንክ ይሰራል ያልኩህ ይሄ ነው ይበደራል ያልኩት ይሄ ነው ብዬ ሁለቱን ሰዎች አገናኛቸዋለሁ ከዛ ተዋወቁ እላቸዋለው። ሁለቱ ሰላምታ ይለዋወጣሉ። እሱ ነው እሷ ናት ተባብለው ይነጋገሩና ሰላምታ ይለዋወጣሉ። ስማቸውን ይተዋወቃሉ እገሌ እባላለው እገሌ እባላለው እንዲባባሉ እርስ በእርሳቸውን ጊዜ እሰጣቸዋለው። ወይም ደግሞ እገሌ ይባላል ተዋወቁ እገሌ ይባላል ተዋወቁ ብሎ ሁለቱንም በዚህ መልኩም ላስተዋውቅ የምችልበት አጋጣሚ አለ። ከዚህ በኋላ ሁለቱም ከተዋወቁ በኋላ አንድ ቦታ ላይ በተቀጣጣርንበት ቦታ ላይ የምንጠቀማቸውን ነገሮች እየተጠቀምን ቁጭ ብለን ጉዳያቸውን በጥልቀት ይወያያሉ። በመካከላቸው እየገቡ አልፎ አልፎ ማብራሪያ በሚያስፈልግበት ጊዜ ማብራሪያ ልሰጥ እችላለሁ። ከዚያ ውጪ ግን እነሱ እስኪግባቡ ድረስ የተወሰነ ካወራው በኋላ ሁለቱን ራሳቸውን ብቻቸውን እርስ በእርሳቸው እንዲወያዩ እንዲነጋገሩ እተዋቸዋለው። የሚያስፈልግ ከሆነም ደግሞ እዚህ ቦታ ደርሼ ልምጣ ብዬ ወደ ውጭ ወጥቼ እንደ ልባቸው ሀሳባቸውን እንዲለዋወጡ እንዲነጋገሩ እነሱን ብቻ ትችያቸውም የሚሄድበት አጋጣሚ አለ። እንደነዚህ ያሉ ጉዳዮች በተለይ እኔ መስማት የሌለብኝ ሀሳብ። እኔ በምኖርበት ጊዜ የራሳቸውን ምስጢር ሁለቱም እንደ ልባቸው ሀሳባቸውን መነጋገር ማንሸራሸር የማይችሉበት አጋጣሚ ሆኖ ከተሰማኝ። እነሱን ትቻቸው እወጣና ለአንድ ሰዓትም ሆነ ለተወሰነ ደቂቃ ቆይቼ ተመልሼ እመጣና አስጠበቅኳችሁ በጣም ይቅርታ ተወያያቹ ተነጋገራቹ ብዬ። እነሱን እንትን እልና እንደገና በመጨረሻ ተስማምተን ሀሳቦቻቸውን ተለዋውጠው የምንለያይበት አጋጣሚዎች አሉ። ስለዚህ ሰዎችን የማስተዋውቅበት በዚህ መልኩ ነው። ሰዎችን ማስተዋወቅ ጥበብ ነው የምለው ከዚህ አንፃር ነው።

በጣም ደስ የሚል ጥያቄ፣ መዘመር በጣም ነው ደስ የሚለኝ። መዘመር ከመውደድ ባለፈ ራሴን በጣም ብዙ የምዘምራቸው መዝሙሮች፣ የራሴ ግጥሞች፣ የራሴ ዜማዎችም ሁሉ አሉኝ። ግን መዝሙር ምን ማለት እንደሆነ ከመነሻው ጀምረን እስኪ እንመልከት። መዘምር ማለት ማመስገን ነው። ምስጋና ነው፤ ይሄ ምስጋና ደግሞ ለእግዚአብሔር ለቅዱሳኑ የሚቀርብ ምስጋና ነው። እግዚአብሔርን እናመሰግነዋለን። መዝሙረ ዳዊት እንላለን፣ የዳዊት መዝሙር፣ የዳዊት ምስጋና ማለት ነው። መሃሌ መሃሌ ዘሰለሞንም እንለዋለን፤ ይህም የምስጋና መዝሙር ነው። ምስጋና ለእግዚአብሔር የምናቀርበው ነው። በዚህ በምናመሰግንበት ጊዜ ደግሞ ልመና ሊሆን ይችላል፣ እግዚአብሔርን ልናመሰግነው እንችላለን፣ እግዚአብሔር፤ ለእግዚአብሔር ጸሎት ልናቀርብ እንችላለን። ስለዚህ ጸሎት፣ ልመናና ምስጋና ያለበት ነው ዝማሬ ማለት ወይም መዝሙር የምንለው። መዝሙር ግጥም አለው፣ ዜማ አለው። እንደዚሁም ደግሞ መዝሙሩን ለማጀብ የምንጠቀማቸው ደግሞ መሳሪያዎች አሉ። እነዚህ በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ተለይተው የሚታወቁ ናቸው። እነዚህን የምንጠቀማቸውን ነገሮች አንድ በአንድ እንመልከት። መዝሙር ምስጋና፣ ጸሎት ነው ብለናል። ስለዚህ ለእግዚአብሔር የሚቀርብ ምስጋና በመጀመሪያ ደረጃ ንጹህ መሆን አለበት። እግዚአብሔር የሚወደው ንጹህን ነው። ንጽህናን ይፈልጋል። ስለዚህ ንጹህ የሆነ ምስጋና ያስፈልገዋል። ንጹህ ያው የሆነ ምስጋና ማለት የሰውንም ልቡና የሚያቀና፣ ወደ እግዚአብሔር የሚመልስ፣ ለእግዚአብሔር የሚቀርብ ጸሎት፣ ልመና ስለሆነ። በዚህ በምስጋናው ውስጥ ልመናችንን የምናቀርብበት፣ እግዚአብሔር እንዲሰማን የምንማፀንበት ነው። መዝሙረ ዳዊት በምንለው ላይ እግዚአብሔርን ያመሰገነበት አለ። እግዚአብሔርን በቀን ሰባት ጊዜ አመሰግነዋለሁ ብሎ የተናገረበት አለ። እንደገና ደግሞ ልመና ያቀረበበት አለ። ልመና ያቀረበበት፣ እግዚአብሔርን አንድ ነገር እለምነዋለሁ፣ እርሱም በቤቱ ለዘላለም እኖር ዘንድ ነው ብሎ ቅዱስ ዳዊት ያመሰገነበት አለ። እንደገና ደግሞ ቅዱስ ዳዊት ስለራሱ የተናገረበት አንድ ነገር አለ። ይሄ ስለራሱ የተናገረበት ነገር እኔ ሰው አይደለሁም ትል ነኝ፣ ብሎ ራሱን ዝቅ ያደረገበት፣ እግዚአብሔርን ከፍ ከፍ ያደረገበት አለ። እግዚአብሔር አይተወኝም፣ እግዚአብሔርን አመሰግነዋለሁ ያለበት፣ እናትና አባቴ ተውኝ እግዚአብሔር ግን ተቀበለኝ፣ አነሳኝ፣ ደገፈኝ፣ ብሎ ደግሞ እግዚአብሔርን ያመሰገንበት አለ። ስለዚህ ልመና አለበት፣ ጸሎት አለበት፣ ምስጋና አለበት። እነዚህን ሁሉንም ነገሮች የያዘ ነው ዝማሬ ወይ መዝሙር የምንለው። ከዚህ አንፃር ነው መዝሙር የምወደው። እግዚአብሔርን የማመሰግንበት፣ ልመናዬን የማቀርብበት፣ ጸሎቴን የማቀርብበት ስለሆነ በደስታ እዘምራለሁ ማለት ነው። መዝሙር ግጥምና ዜማ አለው ብለናል። የምንናገረው፣ የምናዜመው ነገር አለ በዜማ መዘመር የተጀመረው በቅዱስ ያሬድ ነው። መዝሙር ተነስቶ ቅዱስ ያሬድን ሳያነሱ መሄድ አይቻልም። ቅዱስ ያሬድ የዜማ መጀመሪያ ነው። አብ፣ ወልድ፣ መንፈስ ቅዱስ፤ እነዚህን በሶስቱ በተመሰለ የዝማሬ ስልት በግእዝ፣ በእዝልና በአራራይ የተቀኘበት ነው። ልዩ ዝማሬዎች ናቸው። ለእያንዳንዱ የየራሱ የሆነ ምልክት አለው። ስለዚህ በእያንዳንዱ ምልክት ከሰማይ መንፈስ ቅዱስ መላእክት በነገሩት፣ መንፈስ ቅዱስ በገለጸለት ምስጢር መሰረት ዝማሬን እሱ ጀምሮታል። ከዛ ወዲህ እንግዲህ በአማርኛ በግእዝ፣ በኦሮምኛ፣ በትግረኛ፣ በተለያዩ ቋንቋዎች መዝሙራት ይዘጋጃሉ። እነዚህ የሚዘጋጁ መዝሙራት ግን ከያሬድ ዝማሬ እየለቀቁ መጥተዋል። አንዳንድ ዝማሬዎች የያሬዳዊ ዜማን፣ የያሬድ ስልትን የጠበቁ ቢባሉም፣ ግን ከዘፈን የማይተናነሱ፣ ዘፈን የሚባሉ ናቸው። የመዝሙር የሚባሉት ግን ግጥምና ዜማሪያቸውም የክርስቶስን አንድነቱን፣ ሶስትነቱን የሚናገሩ፣ የእግዚአብሔርን ምስጢር የሚገልጡ፣ ቅዱሳኑን የሚያመሰግኑ፣ ልመና፣ ጸሎት ያለባቸው፣ ከመጽሐፍ ቅዱስ፣ ከዋልድ መጽሐፍት የማይወጡ፣ ምስጢረ መለኮትን፣ ትምህርተ መለኮትን የማያዛቡ መሆን አለባቸው። የምንጠቀማቸው መሳሪያዎችም ለዝማሬ አገልግሎት በውጭ እንደ ከበሮ፣ እንደ መቋሚያ፣ እንደ ጸናጽል፣ እንደ ዋሽንት፣ እንደ መሰንቆ፣ በገና የመሳሰሉትን ነው የምንጠቀም። በዚህ አሁን ደግሞ የጾም ወቅት ነው፣ አሁን ዛሬ እየቀረጽኩ ባለበት የካቲት ሃያ ሶስት ሁለት ሺህ አስራ ስምንት ዓመተ ምህረት፣ የአብይ ጾም ሶስተኛ ሳምንት የገባበት ነው። ስለዚህ በዚህ ጾም ደግሞ ብዙ ጊዜ የሚዘመረው የበገና መዝሙር እና የንስሃ መዝሙራት ናቸው። የንስሃ መዝሙር ማለት ጭብጫቡ የሌለበት ነው። ጸናጽል የሌለበት፣ ከበሮ የሌለበት፣ በእጅ እያጨበጨብን የማንዘምረው እጃችንን አጣምረን፣ ለንስሃ፣ በንስሃ የምንዘምረው መዝሙር ነው። በዚህ የመዝሙር ወቅት በገና በጣም ይዘወተራል፤ ማሲንቆም እንደዚሁ ይዘወተራል፤ በገና እና ማሲንቆ በጣም ልዩ የሆነ የሚያወጡት ድምጽ አላቸው። እነዚህን ሁሉ መጠበቅ አለበት፤ አንድ መዝሙር መዝሙር ነው የሚባለው ይህንን ሁሉ ሲጠብቅ ነው። ስርዓተ ቤተክርስቲያን ነው፤ የስርአተ ቤተክርስቲያን ጉዳይ ደግሞ መጣስ የለበትም። ስለዚህ መዝሙርን እወዳለሁ የሚለው ከዚህ አንፃር ነው። ምስጋና የማቀርብበት፣ ለእግዚአብሔር የምገዛበት፣ እግዚአብሔርን ደስ የማሰኝበት፣ ምስጋና ስለሆነ ነው። ስለዚህ ቅዱስ ያሬድን በዚህ ውስጥ የምናነሳው ከዚህ አንፃር ነው። መዝሙር እወዳለሁ ብዬ

ወደ ተለያዩ ቦታዎች የተለያዩ ጉዞዎችን አደርጋለሁ የምጓዝባቸው መንገዶች እና ምክንያቶች ግን የተለያዩ ናቸው አንዳንዴ ለስራ ጉዳይ የምጓዝባቸው ቦታዎች አሉ። ለስራ ጉዳይ ከስራችን ጋራ የተያያዙ ነገሮችን አንዳንድ መረጃዎችን ለማየት ልምድ ለመቅሰም ተሞክሮዎችን ለመዳሰስ እንደዚህ አይነት ነገሮችን ለማግኘት ስንል ከቦታ ቦታዎች እንንቀሳቀሳለን። አሁን ባለው ሁኔታ ከቦታ ቦታ ለመንቀሳቀስ ከባድ ነው። ግን ከሶስት አመት እና ከአራት አመት በፊት የተንቀሳቀስኩባቸው ቦታዎች አሉ እነዚህ እንቅስቃሴዎች ከስራ ጋራ የተገናኙ ናቸው። በአዲስ አበባ በኩል አድርገን ከአዲስ አበባ ወደ ደብረ ብርሃን ሄደን ደብረ ብርሃን ዩኒቨርሲቲ ላይ አንዳንድ ስራዎችን ሰርተን መጥተናል። ደብረ ብርሃን ዩኒቨርሲቲ ላይ የተለያዩ ልምዶችን እውቀቶችን ያሉ አሰራሮችን ለመሞ ለማየት እና ለመዳሰስ ሞክረናል። ደብረ ብርሃን ዩኒቨርሲቲን ከጨረስን በኋላ ቀጥታ ወደ ወሎ ዩኒቨርሲቲ ነበር ጉዞ ያደረግነው ወሎ ዩኒቨርሲቲም ገብተን። ወሎ ዩኒቨርሲቲ ላይ ያለውን አሰራሮችን ተመልክተናል ይሄ ደሴ ከተማ ላይ የሚገኝ ነው ደስ የሚል ከተማ ነው። ምሽት አካባቢ ሁሉ የተለያዩ የሽያጭ አገልግሎቶች ያሉበት ነው በጣም ደማቅ ከተማ ደስ የሚል ከተማ ነው ደሴ። ደሴን ካየን በኋላ ቀጥታ ወደ ወልደያ ሄድን። ወልደያ ዩኒቨርሲቲ ላይም እንደዚሁ ያለውን አሰራር ተመለከትን ብዙ ሰዎችን አገኘን። ወልድያ ላይ በጣም ደስ የሚሉ ታሪካዊ ቦታዎችንም ለመመልከት ሞክረናል። ወልድያን እንደጨረስን ወልድያ ላይ አዳር አድረን። ከወልዲያ ቀጥለን ቀጥታ ያደረግነው ወደ ደቡብ ጎንደር መሄድ ነበር ደቡብ ጎንደር የታሪካዊ ቦታ ናት። የአጼ ቴዎድሮስ ሀውልት ያለበት ደብረ ታቦር ላይ ይሄን ደብረ ታቦር ዩኒቨርሲቲ ላይ በርካታ ስራዎች ተሰርተዋል። እነዚህን ስራዎች ተመለከትናቸው አየናቸው ከሰዎቹም ልምድ ቀሰምን። እኛም ወደ እኛ ቦታ አምጠን ወደ እኛ ለተቋም ላይ መትከል ያለብን ማስፋፋት ያለብን ተሞክሮዎችንም ሁሉንም ነገር ለመዳሰስ ሞክረናል። ይህንን ካየን በኋላ ቀጥታ ወደ ባህር ዳር ነው ያደረግነው። ባህር ዳር ላይ ከሄድን በኋላ ባህር ዳር ዩኒቨርሲቲ ላይ ብዙ ሰአቶችን ያጠፋንበትና ብዙ ቀናትንም የቆየንበት ሁኔታ አለ። በዚህ በቆየንበት ሂደት ላይ ታሪካዊ የሚባሉ ቦታዎችን ለማየት ሞክሬያለሁ። ደስ ይላሉ የጣና ገዳማትን መመልከት በጣና ሀይቅ ላይ መንሳፈፍ አሳውን መመገብ የጣናን ዳር ለዳር መመልከት በጣም ደስ ይላል ውብ ነው። ከዚያ በኋላ ያደረግነው በባህር ዳር በኩል አድርገን ወደ ደብረ ማርቆስ መሄድ ነበረ። ከባህር ዳር ወደ ደብረ ማርቆስ በምንሄድበት ጊዜ ግን እንጅባራ ላይ ሀዊ ላይ አንድ ታሪካዊ ቦታ አለ። ዘንገና ሀይቅ የሚባል ይህንን ሀይቅ ለማየት ወደ ሀይቁ ቦታ ሄደናል። ለሀይቁ ለሚያስጎበኙ ሰዎች ክፍያ ከከፈልን በኋላ እና ትኬት ከያዝን በኋላ ቀጥታ ወደ ሀይቁ ሄደን ሀይቁ ምን እንደሚመስል? ፎቶዎችን እየተነሳን ታሪካዊ ዳራውን ታሪኩን እየመረመርን ከአስጎብኚዎችም ታሪኩን እየጠየቅን ይህንን ሁሉ መረጃ ሰብስበን ቀጥታ ወደ ቦታችን ደብረ ማርቆስ ለመመለስ ሞክረናል። ይሄ ጉዳይ ወይም ይሄ ጉዞ ከስራ ጋራ የተያያዘ ነው። በሌላኛው አጋጣሚ ደግሞ በባህር ዳር በኩል አድርገን ከደብረ ማርቆስ ቀጥታ በእንጅባራ በደብረ ማርቆስ በባህር ዳር በኩል አድርገን ጎንደር ቀጥታ ሄደን ጎንደር ላይ የነበረውን እንቅስቃሴ ለመመልከት ሞክረናል። በዚህ ሂደት ግን ጎንደር ላይ ያሳለፍነው በጣም ረጅም የሚባል ጊዜ አይደለም አጭር ጊዜ ስለሆነ ታሪካዊ ቦታዎችን የማየቱ እንደዚህ አይነት ነገር አልነበረም። ስለዚህ ጉዞዎቼ በዚህ የተወሰኑ ናቸው። ሁለተኛው ጉዞዬ እና በጣም ሰፊውን ጊዜ የሚወስደው በየጊዜው የማደርገው ዛሬም ድረስ የምንቀሳቀስበት ጉዞ ግን ሁለተኛው ጉዞ። ሃይማኖታዊ የሆነ ጉዞ ነው። ታሪካዊ ቦታዎችን ገዳማትን ለመጎብኘት ከአባቶች ጋራ ሄዶ በረከት ለመቀበል ጸሎት በጸሎት አስቡኝ ለማለት ጸሎት ለማድረግ ከዚህ ከከተማው ካለው ከተማ ውስጥ ካለው የጩኸት የዳንኪራ የዘፈን የልልታ ከጩኸት በቃ አለም ገለል ብሎ ራቅ ወዳሉ ገጠር ቦታዎች ላይ ሄዶ ከገዳማት ላይ ከእነሱ ጋራ አብሮ ማሳለፍ እነሱ የሚበሉትን መብላት እነሱ የሚጠጡትን መጠጣት እነሱ የሚኖሩትን ኑሮ መኖር እነሱ የሚያደርጉትን ነገር ሁሉ እያደረጉ ከእነሱ ጋራ መኖር ደስ ያሰኛል ይሄ የእረፍት ጊዜ ነው የጽሞና ጊዜ ነው ራስን ለማዳመጥ ይረዳል። ጸሎት ለማድረግ ንስሃ ለመግባት ስጋውን ደሙን ለመቀበል የሚረዳን ነው። ስለዚህ እንደነዚህ ያሉ ሃይማኖታዊ ቦታዎችን ለመጎብኘት አሁንም ድረስ የምሄድባቸው ቦታዎች አሉ። ስለዚህ እኔ ጉዞ አደረኩ ብዬ የምናገራቸውና ትልልቅ ክስተቶችም አስተናግጄባቸዋለሁ ብዬ የማስባቸው በተለይ የገዳማት ጉዞ ናቸው። በገዳማት ጉዞ ላይ ለገዳማውያኑ የሚያስፈልጋቸውን ነገሮች ከከተማ ይዘን ተሸክመን ሄደን ለእነሱ ስናደርስ እነሱ የሚኖራቸው አጸፋዊ ምላሽ ምረቃቸው ደስታቸው ፈገግታቸው አቀባበላቸው እግራችንን ከመንገድ ጀምረው አጥበው ደስ እንዲለና አድርገው የሚያስተናግዱበት መንገድ በጣም ደስ የሚል ነው። ስለዚህ በጣም ብዙ ጉዞዎቼ ወደ ገዳማት ያሉ ወደ ሃይማኖታዊ ተቋማትና ታሪካዊ ቦታዎች የማደርጋቸው ጉዞዎች ናቸው። ማለት ነው

ፀሀይ ሙቀትም ብርሃንም የምትሰጥ ናት ለምድር ብቸኛዋ ሙቀትና ብርሃን ሰጪ ናት በቀን እምታበራ እሷ ናት በሌሊት ፀሀይ አትወጣም በሌሊት በኩል ብርሃን ብቻ ነው ሚሰጡ እነዚህም ጨረቃና ከዋክብት ናቸው። ከዚህ ውጪ ግን ሙቀት አይሰጡም። ፀሀይ ግን ሁለቱም ያሏት ናት ከፀሀይ ነው ብርሃናቸውን የሚያገኙ ጨረቃም ብትሆን። ስለዚህ ፀሀይ ከፍተኛ የሆነ ሙቀት ታወጣለች። ወቅት ወቅት አላት ፀሀይ ሙቀቷ ከፍተኛ የሚሆንበት ሰዓትም እንደዚሁ ትመርጣለች። ጠዋት አካባቢ የፀሀይ ሙቀቷ በጣም ደስ ይላል ቀስ እያለ ይሞቃል። ይሄ ደግሞ ጠዋት አካባቢ የሚገኘው የፀሀይ ሙቀት ለአጥንት ጥንካሬም ከፍተኛ የሆነ ጥቅም አለው። ለዚያ ነው ብዙ ህፃናት ጀርባቸውን ፀሀይ እንዲመታቸው በጥዋት አካባቢ ወደ ፀሀይ ወዳለበት አካባቢ እንዲሄዱ ይደረጋል። ሙቀቱ ደስ ይላል ተራራ ላይ ተቀምጦ የፀሀይን ሙቀት የጧቱን ሙቀት መሞቅ ደስ ይላል። ምሽት አካባቢም እንደዚሁ ነው። የፀሀይ ሙቀት ከፍተኛ የሚሆን ግን ወደ ቀን አካባቢ ነው ቀትር ላይ ስድስት ሰዓት አካባቢ ጀምሮ ያለው እስከ ዘጠኝ ሰዓት ባለው በተለይ በጣም ከፍተኛ የሆነም እውቀት አለ እሳት ነው በጣም ያቃጥላል። እንደዚህ በሚያቃጥልበት ጊዜ ላብ በጣም ያዋጣል ከፍተኛ የሆነ ላብ በሚወጣበት ጊዜ ደግሞ ያለን የውሃ መጠን እየቀነሰ ይሄዳል። ስለዚህ በጣም ድካም ይሰማናል። ድካም ድካም እንዲለን እሚያደርግ ከፍተኛ የሆነ ሙቀት እሚያሰማን ከፍተኛ የሆነ ጫና የሚፈጥር ነው አእምሮን ሁሉ ያጨናንቃል። ስለዚህ ከፀሀይ ሙቀት መጠበቅ አለብን ራሳችንን መከላከል አለብን። ሰው ራሱ አዋቂ ነው ሌሎች እንስሳት ራሳቸውን እሚከላከሉበት መንገድ ላይኖራቸው ይችላል። እነሱም ቢሆኑ እግዚአብሔር በሰጣቸው የማስተዋል ጥበብ የሚሄዱበት ነገር አለ ግን እኛ በመራናቸው ቦታ ይሄዳሉ። ፀሀዩ እየጎዳቸው ከፀሐዩ ሊሸሹ የሚችሉበት አማራጭ የላቸውም። ወደ ጥላ ሊጠለሉ ይችላሉ ግን ይህንን የሚያደርጉት ከስንት አንድ ነው እኛ ካባረርናቸው ከጥላውም ወደ ፀሀዩ ሊሄዱ ይችላሉ። እኛ ግን ራሳችን የተሰጠን አእምሮ አለ ማመዛዘን እንችላለን ከፍተኛ የሆነ ሙቀት በሚኖርበት ጊዜ እኛ ራሳችንን መጠበቅ አለብን የፊታችንን ሰውነት ያጠቁራል። በጣም ብዙ ሰዎች ፊታቸው ይበልዛል ይሄ የፊታቸው መብለዝ የሚመጣ ብዙ ጊዜ ከፀሀይ ሙቀት የተነሳ ነው። ከፀሀይ ብርሃን የፀሀይ ብርሃን በቀጥታ በሚያርፍበት ጊዜ ከሙቀቱ ጋራ ተዳምሮ ከፍተኛ የሆነ የመብለስ ስሜት አለው ቆዳን ያበላሻል። ስለዚህ ከዚህ ሁሉ መጠበቅ አለብን ራሳችንን የምንጠብቀው ከጉዳት ማትረፍ የምንችለው ራሳችንን ለራሳችን መድሃኒቱ ራሳችን ነን። ይህንን ደሞ በልዩ ልዩ መንገዶች እናደርጋለን ጥላ ወዳለበት ቦታ በመጠለል በቤት አካባቢ በመኖር እንደዚሁም ደግሞ ጥላ በመያዝ የፀሀይ ሙቀትን መከላከል እንችላለን። ብዙ ጊዜ በወንዶች ላይ አይስተዋልም ሴቶች ግን ይህንን ነገር አይለዩም። ከእጃቸው ጥላ አይለዩም ጥላቸውን ይዘው ይንቀሳቀሳሉ በጥላቸው። ብዙ ነገሮችን ይከለክላሉ። ጥላ የምንለው ጃንጥላ ነው የምንጠለልበት ዝናብን የምንከላከልበት የፀሀይ ሙቀትንም እንደዚሁ የምንከላከልበት ነው። ይህንን አድርገን ራሳችንን እንጠብቃለን። ይህንን ማድረግ ግዴታችንን ይህንን ማድረግ ካልቻልን በቆዳችን ላይ ከፍተኛ የሆነ ህመም ስሜት ሊፈጥር ይችላል ሰውነታችንም ይዝላል ድካም ይሰማናል። ይሄ ደግሞ ለልዩ ልዩ ህመሞች የሚያጋልጥ ይሆናል። ስለዚህ እኔ ከፀሀይ የምጠበቅባቸው መንገዶች አሉ በመጀመሪያ ደረጃ ፀሀይ ባለበት ያለምንም ምክንያት መውጣት አልፈልግም። ፀሀዩ ከፍተኛ ከሆነ የእግር ጉዞ ማድረግ አልፈልግም ማንኛውንም አይነት እንቅስቃሴ እገድባለሁ ይሄ የመጀመሪያው ስራዬ ነው። ነገር ግን የግድ እሚሄድባቸው የግድ የሚያስገድዱኝ ሁኔታዎች ከተፈጠሩ ጉዞውን አደርጋለሁ። የማደርገው ጉዞ ግን የፀሀይ ሙቀትን በሚከላከል መልኩ አደርገዋለሁ። ይኸውም ጥላ በመያዝ ነው። ጃንጥላ እይዛለሁ በጃንጥ ላይ የፀሐዩን ብርሃኑንና ሙቀቱን ራሴን እየጠበቅኩ እሄዳለሁ። ብዙ ጊዜ ፊታችንን ነው ከፍተኛ የሆነ ጫና የሚፈጥርበት ስለዚህ ፊታችንን እና ራሳችንን እንዳያገኘን ጥላ እንይዛለን ጥላችንን ከፍ አድርገን እንይዛለን። በዚህ የፀሀይ ብርሃን ሙቀቱን በሙሉ እናስወግዳለን ይህንን ካደረግን ደግሞ ሰውነታችንን ጠበቅን ማለት ነው። ሁለተኛው የማደርገው ጥላ ወዳለበት ቦታ መሄድ ነው። ጥላ የሚፈጥሩ ነገሮች እንደ ዛፍ እንደ ቤት የመሳሰሉና ድንጋይም ተራራም አካባቢ ሊሆን ይችላል። እነዚህ ሁሉ ከሰው ቁመት በላይ ሆኖ ጥላቸው ሰውን እሚያስጠልል በሆኑ ነገሮች ላይ ሁሉ ለመጠለል እሞክራለሁ። ብዙ ጊዜ ወደ ዛፍ አካባቢ መጠጋት ደስ ይለኛል ዛፍ አካባቢ እረፍት አለበት ቀዝቀዝ ያላየር ይገኛል። ከተራራ አካባቢ ከሚኖርም ስር ላይ ተራራው በሚፈጥረው ጥላ ላይ የመቀመጥም እንደዚሁ ሙቀትን ይቀንሳል ጥላው ደስ ይላል እረፍት ያሰጣል። ሰላምን የሚያስገኝ ነው። ስለዚህ ወደ እሱ ቦታ እሄዳለሁ። ይሄ ሁሉን ማድረግ እማልችል ከሆነ ግን በአቅራቢያዬ ወዳለ ቤት መግባት ነው። ምርጫዬ ምክንያቱም ወደ ቤት በምንገባበት ጊዜ ጥላ ነው እሚኖረው ፀሐዩን እንከላከለዋለን ስለዚህ በዚህ መልኩ የፀሀይን ሙቀት መከላከል እፈልጋለሁ። ከእነዚህ ውጪ የሚሆንብኝ አጋጣሚ ከሆነ ግን ግዴታ ካልሆነ በቀር ፀሀይ በምትኖርበት ቦታ ወይም ለፀሀይ ተጋላጭ በሚያደርገኝ ሁኔታ እንቅስቃሴዎችን አላደርግም። እንቅስቃሴዎችን ራሴን እገድባለሁ ማለት ነው